ኮከቦችን መመልከት እወዳለሁ። በጣም ነው የምወደው ኮከቦችን መመልከት እንደ አጋጣሚ ደግሞ የስነ ከዋክብት ባለሙያ። ዶክተር ሮዳስ ታደሰ በጣም የምወደው በጣም የማከበው ሰው ነው። እና ስለ ኮከቦች ሚስጥሮች ስለ ኮከቦች ብዙ ነገር የሚናገር ምሁር? ምንድነው የሚባለው የስነ ኮከብ ተመራማሪ ነውና። በመጽሐፋችንም ስለ ኮከቦች በጣም ነው የሚጻፉት በኦርቶዶክሳውያን መጽሐፍ የጥንት መጽሐፎች ስለተጻፉ እሱ ደግሞ ደስ የሚለው ስለ ኮከቦች። በደንብ በአለማዊም በመንፈሳዊም በደንብ የተመራመረ ነው በአለማዊ ትምህርትና በቤተክርስቲያናት መጽሐፍት ማለት ነው። እና እሱም በጣም ነው የምከታተለው ሰውየው። ስለ ስነ ኮከብ በጣም ነው የሚያወራው እና ኮከብ እንደወድ ማየት ማየት እንደወድ ያደረገኝ ሰው በጣ እሱ ነው። ከዚህ በፊትም በጣም ብዙ ጊዜ ኮከቦችን የምመለከትባቸው ምክንያቶች አሉን በተደጋጋሚ። ለምሳሌ ከዚ በፊት። እንደዚህ ለስራ ወደ በጣም ወደ ሙቀት ሀገር ሄጄ። ሙቀት ሀገር ደግሞ ሚተኘው እንትን ላይ ነው ጣራ ላይ ነው እና በዛ ጣራ ደግሞ ግዴታ ምን ያስፈልጋል? ያው በአየር ምናምን ስለሚያስፈልግ ጣራ ምንም ነገር ጣራ የሌለው ግድግዳዬ ከሌለው ላይ ነው መተኛት ያለብኝ እና ኮከቦችን እንዳይ ምክንያት። እሱ ነበረ ሁለተኛው ምክንያቴ። አንደኛ ሮዳስን ስለምከታተለው ዶክተር ሮዳስን ዶክተር ሮዳስ ደግሞ በጋ እያንዳንዷን ከዋክብት ያላትን ሚስጥራት። ያላትን ነገር እያንዳንዱ ሁሉን ነገር በምክንያት ነው የሚያስረዳው። እና እሱን ሰምቼ ደግሞ እንደ አጋጣሚ ሆኖ ውጪ በማድርበት ሰዓት። በጣም እመለከታቸው ነበር አካባቢው ዳምናማ አይደለም። በጣም በረሃ ነው ሁሌ ሰማዩ ንጹህ ነው። የሚገራርም እይታ ነው ያለው ኮከቦች እና የጨረቃ ሁኔታ እና። ኮከቦች ያው እመለከት ነበር እዛ በጣም ተመስጬ ነበር። ምመለከት ውጪ ስለማላ ሳድር እንቅልፍ ስለማይወሰድ ስለማይወስደኝ። ጸጥ ያለ ስለሆነ ለረጅም ሰዓት ኮከቦችን እመለከት ነበረ። ከልጅነቴ ደግሞ ምንድነው ኮከቦች ብዙ ጊዜ የማየበት ምክንያት? ጅራታም ኮከብ እምትባል አለች በረ በራ የምትጠፋ ማለት ነው። እና ለማታ ማታ ማታ ላይ እሷን ኮከብ በምናይበት ሰዓት። በእኛ በተለምዶ ምን ይባላል? ያችን ኮከብ ማየት ቺጅራታም በጣም በራሪ ኮከብ ማለት ነው። እሷን ከመጥፋቷ እንደ እየበረረች በነበረች በሰአት። እኛ ቶሎ ጉልበታችንን ከአንስተን መሳም አለብን ባንድ እግራችን ቆመን እሱ ልክ ላይሆን ይችላል አሁን ላይ ያው ልጅ እያለን ግን የአካባቢያችን አባባል ነው። ምክንያቱ ደግሞ ያችን ኮከብ ስትበር አይቶ እንትን የሚያሳም ምንድነው ምክንያቱ? ሀፍታም የመሆን ቻንስ እየው ያስቃል ግን በልጅነታችን በጣም የውሃዎች ከመሆናችን የተነሳ ሀፍብታም እንሆናለን እና በሚል እንትን ነው። በዛ ሰዓት በፍጥነት የሳመ እንትኗን ኮከቧ ከመግባቷ ወይ ደግሞ ከመጥፋቷ በፊት በፍጥነት ነው እምትጠፋው እና ከመጥፋቷ በፊት ጉልበቱን የሚስም ሰው ሀፍታም ይሆናል እድለኛ ይሆናል። በሚል በጣም ነበር እግሬን የምሰመው የነበረ እኔ ማለት እግሬን ሳይሆን ይሄ ጉልበቴን እና ጉልበቴን በጣም ነበር የምስመው። እንደውም የሆነ ሰዓት በጣም በፍጥነት በራ። እኔ ሳታመልጠኝ ቶሎ ልሳም ብዬ ደግሞ ከእግሬ ምንድነው በአንድ እግሬ ቆሜ ነው አንድ እግሬም ወደ እንትኔ ወደ ጉልበቴ ወደ ጉልበቴ ወደ አፌ ማስጠጋት ያለብኝ እና በጣም በፍጥነት ስል አፍንጫዬን በሃይል መትቸው። ለረጅም ጊዜ ነስር እየነሰረኝ ነበር በዛ ምክንያት በሃይል ነበር የመታውት እና። ያው ብዙ ማስታወሻ አለ ኮከብ በማየቴ እንትን የተፈጠረ ነገር እና። ኮከብ በጣም ደስ ይለኛል መመልከት ይኸው ይሄ ደግሞ በሮዳስ ምክንያት እና ልጅነቴ በሚባሉ አባባሎች ነው ሀፍታም ያደርጋል የሚበሩ ኮከቦችን። መመልከት ምናምን ስለ

ከዛ ታ በተገኘበት አካባቢ እኔ ደስ ይለኛል መገኘት እችላለሁ ምክንያቱም የተገኘበት አካባቢ እወዳለሁ። ሰው ያለበት አካባቢ ሰው በጣም ነው የምወደው እኔ ጸጥታ እፈራለሁ ጸጥ ያለ ነገር። በጣም ያስፈራኛል መንፈስ የሚመጣ ያክል ነው የሚሰማኝ እና። ሰው ያለበት አካባቢ ምንድነው ሰላም ነው የሚሰማኝ ሰው አለልኝ ነው ለሰው መድሃኒቱ ሰው ስለሆነ። ሰው አለልኝ ብሎ ነው የሚሰማና ጫጫታ ስለሰዎች ሊራብሻቸው ይችላል እኔ ግን ደስ እያለኝ ነው የምሰማው። ምክንያቱም በጣም ብዙ ጊዜ ጫጫታ ብርቅ የሚሆኑበት አጋጣሚዎች አሉ ቤት የምንውልባቸው። ከሀገር በጣም ርቀን የምንኖርባቸው የምናወራው ሰው የምናጣበት ጊዜ ሁሉ አለ። እና የሰው ልጅ እንደማግኘት ደስ የሚያሰኝ ነገር የለም። እና ብዙ ጊዜ ጫጫታ የሚኖረው ሰው ባለበት አካባቢ በገበያም ሊሆን ይችላል። በተለያዩ ነገሮች በታክሲ በባስ በምናምን ነው እና። ምንጫጩት እያወሩ ስለሆነ ዝም ብሎ ያለምንም ምክንያት ሊንጫጩ አይችሉም የሆነ ነገር ቃላት እየተናገሩ ነው እና ያንን ቃላት መስማት በመቻሌ እኔ እድለኛ ነኝ። እንዴ እኔ እኮ እንትን ብሆንስ መስማት የተሳነው ሰው በሆነስ ይሄን እድል ጫጫታው መስማት ያደለኝ እግዚአብሔር የተመሰገነ ይሆንና። እኔ ጫጫታ በተገኘበት አካባቢ መገኘት ደስ ይለኛል በጣም ሰላም ነው የማገኘው። ደስ ነው የምሰኘው የሆነ ሰው አለ ብዬ በቃ ምንም የምፈራው ነገር የለም። እንደውም መንገድ ላይ ሲሄድ ጫጫታ ከሌለ ምናምን ስው ጸጥ ካለ የሆነ ጦርነት የተነሳ ያክል ነው የሚሰማኝ። ብዙ ጊዜ አሁን እሁድ እሁድ ገበያ እንደው አጋጣሚ ከተንቀሳቀስኩ በጣም ነው የሚደብረኝ ምክንያቱም። እኔ ገበያ ነው የማውቀው በጣም በጫጫታ ሰው በተሞላበት አካባቢ ነው እና። እሁድ እሁድ ላይ አብዛኛው ባለ ሱቅ ነጋዴውም ይሁን ይኸው ሊገዛ የሚሄደው አካልም እሁድ እሁድ ስለማይሄድ አካባቢው የተዘጋጋ ይሆናልና። በጣም የሚያስፈራ ድባብ ነው ያለው እና። በጫጫታ ደስ ይላል ያው ብዙ አይነት ጫጫታዎች አሉ ግን ብዙ ጊዜ ጫጫታ የሚበዛው ገበያ አካባቢ ነው። ገበያ አካባቢ ደግሞ ሰው እርስ በእርስ የተገበያየነው። ባስም እንደዚሁ የራሱን እና ኢቭን ለቅሶ ምናምን ቢሆን እንኳን ሰው ዝም ብሎ መቼም ብቻውን መቅበር በጣም ትልቅ የከባድ ነው እና። የሚንጫጩት እኮ የሚያላቅሳቸው ሰው ስለተገኘ ነው እንጂ ብቻውን ሰው። ስለ ጮኸ ተንጫጫ ሊባል አይችልም ስለ በዙ ነው እና። በሁሉም ቦታ ሰው ሲገኝ ደስ ይላል። ማለት መጥፎም ይሁን ጥሩም ይሁን ሰው ባለ ያለበት አካባቢ ደስ ይላል እና እኔ ጫጫታ የተገኘበት አካባቢ መገኘት እችላለሁ። ደስ እያለኝ ነው። ጫጫታው ራሱ ለኔ አንድ ሰላም ነው በቃ የሆነ ሰላም እንዳለ ነው የሚሰማኝ ምክንያቱም። ሰላም ባይኖር ሰው የሞተ ሰው ሊቀበር አይችልም ሰላም ከሌለ አንድ ሰው ሁለት ሰው ሄዶ ግዴታ የሆነበት ሰው ነው የሚቀብረው። ከቀበረው ራሱ ምክንያቱም በዛው ወድቆ ሊቀር ይችላል ምንም አይነት ጫጫታ አንሰማም። ጦርነት ሊኖር ይችላል በየቤቱ። መቀመጥም ሊሆን ይችላል ከዛ ደግሞ ገቢ አካባቢ ሰው ባይኖር እንዴት ሊሆን እንደሚለው እንዴት እንደሚያስጨንቁልን? እና ጫጫታ ላይ እኔ ሰላም ነው የሚሰማኝ። በቃ ሰው ጤነኛ ሆኖ እየተንቀሳቀሰ ነው ያለ። ማህበራዊ ኑሮን እያከናወነ ነው ስራውን እያከናወነ ነው ለኔ። ጫጫታ ሲኖርና ነጻነት ነው የሚሰማኝ ይሄን ደግሞ ይሄ የተሰማኝ ምንድነው? ካጋጠመኝ ነገር ነው እስከዛሬ ካጋጠመኝ ጸጥታውን በደንብ አውቀዋለሁ እኔ። ሰፈሩ በሙሉ ሰው ቤት እየዋለ። ከቤቴ አምስት ሜትር የአምስት ሜትር ያክል ርቀት ያለው ሱቅ ለመሄድ ሰው ባለመኖር ምክንያት ብቻ በጣም የሚያስፈራ ሰው ድምጽ ባለመሰማቱ ብቻ። በጣም የሚያስፈራ ነው እና እኔ ጨለማ ጸጥታ አልወድምና። ጫጫታ ደስ ይለኛል በቃ። ይሄ ኢቭን እንትን ጨለማ ቢሆንም ራሱ ሰው ካለ በቃ ሰላም ነው የሚሰማኝ እኔ። እና ጫጫታ እኔ በተገኘበት መገኘት አይከብደኝም ከሚረብሻቸው ሰዎች መካከል አይደለሁም። በደንብ እረዳዋለሁ የጫጫታን። አቅም የጫጫታን ሰላም እና ጥቅም በደንብ ነው የምረዳው እና። ገበያ በተለይ የበአል አካባቢ ድባብ። ጫጫታው ምናምን በጣም ነው ደስ የሚለኝ በቃ። ምክንያቱም በዓል ምንም ሳናከብር ምንም ያልዳነበት ጦርነቱ ሆኖ ሳናከብር አልፏል እና። ጫጫታ ሲኖር

የምወደው መክሰስ ብዙ ጊዜ የወተት ተዋጾዎች እና ጣፋጭ ነገሮች በጣም እወዳለው። ለምሳሌ ደረቅ ኬክ ነገሮች እንደገና አይስክሪም ኬኮች ነገር በጣም ደስ ይለኛል። መክሰስ ላይ ብዙ ጊዜ አልበላም። ግን ከበለው እነዚህ ነገሮች ቢሆኑልኝ እኔ ደስ ይለኛል። የምወደው መክሰስ ይሄ ነው። ከዛ ውጪ ደግሞ እነዚህ ችዝ ያለባቸው ምግቦች በሙሉ ደስ ይሉኛል። ለምሳሌ ፒዛ ሊሆን ይችላል። ላዛኛ ሊሆን ይችላል። በርገር ሊሆን ይችላል። ፒዛ ብቻ እንትን ይሄ ቺዝ የበዛበት ምግብ ለምሳሌ ይሄ በጣም ከስር ቺዝ ሆኖ ከላይ እንትን በተጠበሰ ዳቦ ሆኖ ምንድነው የሚሆነው ከላይ ከስር ቺዙን አድርገው ከላይ በሊጥ የሚጠብሱት ነገር አለ። እና ደስ የሚል ነገር ብቻ ቺዝ ያለባቸው ምግቦች ቀለል ያሉ ቀለል ያሉ ምግቦች ናቸው። ለእራት እንትን የማይሉና እንደዚህ አይነት ምግብ እወዳለሁ። እኔ አብዛኛውን ነገር እወዳለሁ። ከዛ ውጪ ደግሞ እንትን አትክልት ነገር እወዳለሁ። በጣም ፍራፍሬ ደስ ይለኛል። ብዙ ጊዜ ግን ጣፋጭ ነገሮች ቢሆኑ አሁን ቸኮሌት ያለባቸው ኬኮች ቸኮሌት ኬኮች በጣም ነው ደስ የሚለኝ። እነዚህ ፍሌቨር ያላቸው የተለያዩ እንትን ጣዕም ያላቸው ኬኮች በሙሉ ኩኪሶች እነዚህ ትንንሽ ትልልቅ የሚባሉ ኩኪሶች አሉ። ደረቅ ኬኮች አሉ እነሱ እነሱ በጣም ደስ ይለኛል ከዛ ውጪ ደግሞ በ በወተት ማኪያቶም ሊሆን ይችላል ወተት በዳቦም ሊሆን ይችላል። በኬክ ሊሆን ይችላል። ወተት የሆነ ነገር ደስ ይለኛል እኔ። ወተት አይከብደኝም። እና ብዙ ጊዜ ወተት በኬክ እበላለሁ። በጣም ብዙ ጊዜ ማለት ነው። በኩል ኪሶች እበላለሁ እና ወተት ደግሞ ብዙ ጊዜ የማደርገው ከቸኮሌት ጋር እንትን እያልኩ ቸኮሌቱን ሞል አቅልጬ ከእሱ ጋር ወተት ብዙ ጊዜ እጠቀማለሁና ወተት ደስ ይለኛል። ላዛኛ በጣም ነው የምወደው። ላዛኛ በመክሰስ ብቻ አይደለም። በማንኛውም ሰዓት ብበላው በጣም ደስ የሚለኝ ምግብ ላዛኛ ነው። ከዛ ውጪ እነዚህ ፓስታ ሶሳቸው ምንድነው ይሄ የሀበሻ ሶስ የሆነ እንትናቸው ስልሳቸው ማለት ነው በቲማቲም በደንብ ያበደ የተሰራ አብሮ የተሰራ ማለት ነው። እነሱን መኮረኒም ይሁን ፓስታም ይሁን ብቻ እነሱን ብበላም አይደብረኝም እኔ። ብቻ ሱሳቸው ምንድነው እንትን ይሄ ስልሳቸው በጣም የሚጣፍጥ መሆን አለበት። እና በዛ ማለት አለበት። የማያቃጥል መሆን አለበት። እና የሱ አይነት ምግብ እመገባለሁ። በተለይ ስጋ የተፈጨ ስጋ ከሰርሶ ጋር አብሮ ቢሰራበት ፓስታና መኮረኒ በደንብ እበላለሁ። በተለይ ፓስታ ማለት ነው። ምክንያቱም እኔ መክሰስ ላይ ፓስታ የምበላበት ምክንያት ምንድነው። እንደ ቁርስ እንደ ምሳና እንደ ራት የሆነ ሆዴን ያዝ አያደርግልኝም እኔ ማለት እስክጠግብ ድረስ አይበላኝም። በጣም ትንሽ ነው ለመብላት የምሞክረው። ፓስታ እስክጠግብ ድረስ ከበለው በጣም ነው የሚያስጠላኝ። በቃ ገና ሳልጠግብ ይዘጋኛል። እና ፓስተ መኮረኔ ሩዝ ነገሮች መክሰስ ላይ ብቻ ይሄ አላ ትንሽ ለመቅመስ ያክል ከራበኝ ትንሽ ራቤን ለማስተው ብቻ እንጂ ለመጠገብ አልፈልግም። እና እነሱን በጣም ነው ቶሎ የሚሰለቹኝ። እና እነሱን ምግቦች ለመክሰስ ብመገባቸው ብዬ ነው የማስበው ስለማያርብ በይን በዛ ሰዓት ከዛ ውጪ ደግሞ በፒዛ በጣም ደስ የሚለኝ አልጠግብም። እሱን ሁሌ ሙሉ ፒዛ እኔ ቢሰጠኝ አሁን እንደውም እንወዳደር ሁሉ እላለሁ። እና ፒዛ ቢሰጠኝ ምንም በቃ አልጠግብም። ሃፒታይቴ የምግብ ፍላጎቴ እየተከፈተ ነው የሚመጣ። እየተከፈተ ነው የሚመጣ ምንም በቃ እንትን አይልም ጠገብኩ ብዬ ሆዴ ይሞላን እንጂ አፌ መብላት የሚፈልግ ነው እና ፒዛ ላዛኛ ነገሮችን ቺዝ ያለባቸው ነገሮች በሙሉ በቃ በጣም ነው የምወደው የምግብ አይነት ነው። ከዛ ውጪ ጁስ ማንኛውም ፍሌቨር ማንኛውም አይነት ይሁን ጣዕም ጁስ ደስ ይለኛል።

መስኮቲን ክፍት ብዙ ጊዜ አላደርግም ምክንያቱም አካባቢያችን ትንሽ ድንጋያማ ሞቃታማ አካባቢ ነው። እንደዛ ደግሞ ሲሆን ምንድነው? ቢምቢም አለ ቢምቢ ወይ ደግሞ ትንኝ። የወባንም ጨምሮ ማንኛውም ብዙ ብዙ አይነት ነው። ስለዚህ አካባቢ ያለው እንደገና ደግሞ እነዚህ በድንጋይ ላይ ሚሄዱ እንሽላሌቶች አሉ። ትንንሽ እንሽላሊቶች ምናምን አሉ እና በሱ ምክንያት መስኮቴን ብዙ ጊዜ ክፍት አልተውም። ቤት ይገባሉ ምግብ ውስጥ ልገቡ ይችላሉ እንደገና ደግሞ ቢንቢዎቹ ሌሊት ላይ በጣም ነው ሚረብሹት። ለወባ ያጋልጣሉና። ማደርገው መገረጃውን ብቻ እንትን ማለት ነው። የተከለለውን መጋረጃ መግለጥ ብቻ ነው። እንጂ መስኮቱን ክፍት አልተውም። እንደተዘጋ ነው ሚውለው። ቤት ውስጥ ጥሩ ጥሩ ጭስ ማጨስ እንጂ የአየር ለማስገባት አልሞክርም ብዙ ጊዜ። በበር እንትን ቁጭ ባልኩበት ሰዓት በበር በሩን ረጅም ሰዓት እከፍተዋለሁ ቤት ውስጥ ቁጭ በምልበት ሰዓት በሱ አየር ይገባል እንጂ መስኮት እንትን አልልም አልከፍትም። ምክንያቱም እነዚህ እንስሳቶች በጣም አደገኛዎች ናቸው። ከጠቀስኳቸው ውጭ ብዙ አይነት አለ እዚህ አካባቢ። እንደገና ደግሞ ድመቶች አሉ ግቢያችን የውጭ ድመት ማለት ነው። የ የኛ ያልሆኑ የቤት ያልሆኑ ድመቶች በጣም ብዙ ድመቶች አሉ። አጥሩ ስለሚመቻቸው ከውጪ ወደ ውስጥ መግባት ይችላሉ። እና ያው ድመቶችን መከላከል አይቻልም። መዝለል ረጅም ርቀት መዝለል ስለሚችሉ እነሱ ምንድነው? ይገባሉ በመስኮት በኩል ይገባሉ እና በሱ በሱ ምክንያት። መስኮት አልከፍትም በጣም ነው ሚደብረኝ። መስኮት መክፈት ሁለተኛ እነዚህ ቢምቢወች ገብተው ሌሊት ላይ እንግዲህ ይረብሻሉ መብራት ሲጠፋና በሱ ምክንያት መስኮት ክፍት መተው አልድም። መጋረጃውን ብቻ ይሄ እንትን እለውና ይሄ እንትን ብርሃን ብቻ እንዲገባ ነው ማደርገው። አካባቢያችን ትንሽ ቆሸሽ አለ። እንትና አትክልት የሚበዛበት ምንድነው? የተተከሉ ነገሮች አረንጓዴ ነገሮች ይበዛሉ። አንዳንድ ነፍሳት አይጠፉም። ከነፍሳት ባሻገር ደግሞ በዚህ ማለት ስለተከፈተ አየር አይገባም። በጣም ጠባብ ማለት ለ አየር ያን ያክል እንትን እሚሆን አደለም። እና አልከፍትም መስኮት ክፍት መተው አልወድም። በዛ ላይ ሌባ ሊገባ ይችላል። ከመስኮቱ ወደ ታች ርቀቱ በጣም አጭር ነው። መስኮቱ አካባቢ ያሉትን ነገሮች በመሆኑ አንስቶ መውሰድ ይቻላል። ሌባ አካባቢያችን ደግሞ ትንሽ በሌባ የታወቀ ሰፈር ነው። አደገኛና አስቀያሚን ሰፈር ነው። በዚህ ዙሪያ እና መስኮት አካባቢ ይኸው ቤታችን ጠባብ ስለሆነች ከመስኮት ውጪ እቃዉን ማድረግ አንችልም። ከ እና ያው ሌባ እቃዎችን ማንሳት ይችላል። በብዙ በብዙ ምክንያት መስኮት ክፍት መተው አልወድም። እንደገና ደግሞ ሚያልፍ ሰው አለ በዚህ ሽንት ቤት ይሸታል። ሽንት ቤቱ ከእኔ ቤት ትንሽ ነው የአምስት የአስር እስከ አስር ሜትር ነው ከአምስት እስከ ከአስር ባለው ሜትር ነው። ርቀት እና ፊት ለፊት ሽንት ቤት ይሸታል። እና መስኮት ማልከፍትበት አንዱ ምክንያት ደግሞ ሽንት ቤት ስለሚሸተኝ ነው። እንደገና ደግሞ ሚያልፈው መንገድ በመስኮት ዙሩ አካባቢ መንገድ ስላለ። በዛ ደግሞ ሰው ሲመላለስ የሆነ ድምጽ በጣም ጮካያለ ድምጽ ላለመስማት በመስኮቱ በኩል እዘጋለሁ እና በብዙ በብዙ ምክንያት መስኮት ክፍት መተው አልወድም። ብኖርም ባልኖርም ተዘግቶ ነው ሁሌም ተዘግቶ ነው። በጣም አደ ከፍተኛ ጭስ ቤት ውስጥ ከተፈጠረ ብቻ ነው። ልከፍተው ምችለው ያው ጭሱ መውጣት ስላለበት በሩ ብቻውን ጭሱን ማስወጣት ካልቻለ ማለት ነው። ከዛ ውጪ ግን መስኮቴን ክፍት ትቼ አላቅም። ብዙ ጊዜ መስኮቴን ክፍት ትቼ ብዙ አይነት ነገሮች ተፈጥረዋል። ይጠፋኛል ብዙ ጊዜ እንደገና ሌባ ማለት ነው። እንደገና ደግሞ እቺ ትንሽየ እንሽላሊት ብዙ ትገባለች ቤት ውስጥ በጣም ለኔ አስቀያሚ እና ምጠላት እንስሳት ናት። እሷ ደግሞ እና በዚህ ምክንያት እኔ ክፍት መተው አልተውም።

ኢሜል ያው ከፍቻለሁ ግን ያን ያክል የሚጠቀሙት አይነት ሰዎች መካከል አይደለሁም። ምክንያቱም እኔ አክቲቭ አይደለሁም ይሄ ፈጣን አይደለሁም በነዚህ ኢሜል ነገሮች ላይ የሚሰሩ ስራዎች። ሲጀመርም ማለት በኢሜል ብሰራ ኖሮ ወይ ደግሞ ኢሜል ብጠቀም ኖሮ አነጋገሩን ራሱ አቅበት ነበር። በኢሜል የሚሰራ ስራዎች ይኑር አይኑር ራሱ አላውቅም። ግን እንደሚሰሩ አያለሁ እና ያው መክፈት ከፍቻለሁ ለምሳሌ አሁን ቲክቶክ የመሳሰሉትን አፖች ለማውረድ ግዴታ ኢሜል አስፈላጊ ነው። አይደለ ከዛ ውጪ። ግን የሚጠቀሙ ሰዎች መካከል አይደለም የሆነ መስሪያ ቤት ማመልከት የሆነ ኦንላይን ላይ የሆነ ነገር ማድረግ ውድድር መወዳደር። በኤሜል የሆነ ነገር ማድረግ ብቻ በመሳሰሉት ነገሮች። በኢሜል ብዙ ነገሮችን ማከናወን የሚችሉት ሰዎች አይደሉም የተከፈተ እንጂ ምንም የምጠቀምበት ነገር የለም። ያው አልገባኝም እስካሁን። ሰዎች የተረዱትን አሁን አንድ ጓደኛዬ አለ በኢሚል በጣም ብዙ ስራ የሚሰራና። ከውጭ የሚወጡ የስራ ውድድሮችን ሳይቀር እንደገና ደግሞ ኖርማል ይሄ ገንዘብ የሚያሸልሙ ውድድሮችን ሳይቀር የሚወዳደር ከውጭ እኮ ነው። አሁን ከአሜሪካ ሊሆን ይችላል ከአውሮፓ ሊሆን ይችላል። እና የሆነ ይወዳደራል ውድድር እና ተወዳድሮ .ያሸንፋል። ገንዘብ ዝም ብሎ በኢሜሉ። እንትን ብሎ አመልክቶ ምን ብሎ ጨርሶ ከዛ ጥያቄው ይመጣለታል ጥያቄውን ሰርቶ ጨርሶ ብዙ ዶላር ይሸለማል። እና በጣም ነው የሚገርመኝ ማለት ሰው እንዴት ቤት ውስጥ ቁጭ ብሎ ስራ ይሰራል። እኔ ይሄን ሚስጥር እንዴት ማወቅ እንደምችል አልገባኝም። ፕሮሰስ ይጨርሳሉ በኢሜል። አንዳንድ ድርጅቶች ላይ እንትን ይላሉ ያመለክቱና የስራ ልጆቻቸው ሚስቶቻቸውን ይዘው ወደ ውጪ ይሄዳሉ። ምን አድርገው በምንም አይደለም በኢሜል አድርገው አንዳንድ ካምፓኒዎች ላይ ኢሜል አድርገው እነዛ ካምፓኒዎችን እንዴት እንደሚያገኟቸው አላውቅም። ብቻ በኢሜል እንትን ያመለክታሉ የስራ ሁኔታቸው ይናገራሉ የቤተሰቦቻቸው ሁኔታ ይናገራሉ። ከዛ ካምፓኒው

መንገድ ላይ ምግብ እኔ እገዛለሁ በጣም ደስ ይለኛል። መንገድ ላይ መግዛት እዚህ ደግሞ በጣም ታውቂ ነው። መንገድ ላይ በህርዳር ብዙ መግቦች ይዘጋጃሉ። በተለይ እነዚህ ቃጠሎ ሚባሉ በቃ በድንች ሚሰሩ ችብስ አለ። እና በል ላይ ሳምቡስ አለ ጮርናቄ ወይ ደግሞ ፓስቲኒ ሚባለው አለ። ብዙ ብስኩት ሚባሉ በዛይት ሚጠበሱ አሉ። እኔ እወዳለሁና ምክንያቱም ከልጅነት ጀምሮ እየበላሁ ነው ያደግኩት እና እስካሁን የጤና እክል አላጋጠመኝም። የጤና ችግር አላጋጠመኝም። ከልጅነቴ ጀምሮ በጣም ነው ምበላው በጣም ነው ምወደው። ያው እግዚአብሔር ይመስገን ለ ሃያ አራት አመታት እኔ በጣም ጤነኛ ሆኜ ነው ምኖረው። በእርግጥ ዘይት በጣም መጥፎ ነገር ሊሆን ይችላል። ግን አንዳንድ ጊዜ መጥፎ ነገሮችን ብንመገብ። እነሱን ደግሞ እንደገና ሊያጠፉልን የሚችሉ ሚቋቋሙልን ደግሞ ጥሩ ነገሮችን በዛው መብላት ጥሩ ነው። እና ሁልጊዜ መጥፎ ነገሮችን ከ እንትን ከማለት ይልቅ የነሱን እንትን ሚተካ ነገር። መብላትም ጥሩ ነው። እና እና እኔ ሁለቱንም ስለምመገብ ችግር የለውም በጤናዬ ላይ ምንም አይነት ችግር አይመጣብኝም እስካሁን ታምሜ አላቅም። አሞኛ አያቅም ምርመራም አደርጋለሁ ብዙ ጊዜ ያው ሙሉ ምርመራ ዝም ብሎ ራስን ለማወቅ። መንገድ ላይ ምገዛቸው ምግቦች ችግር አምጥተውብኝ አያውቁም። እንደውም ብዙ ጊዜ እራቴን እኔ መንገድ ላይ በተለይ እርጥብ በጣም ነው ምወደው። ያው ድንች ያለበት ነገር በጣም ነው ምወደው ሚያቃጥል ነገር በጣም ነው ሚወደው ቃጠሎ እኔ ሁሌ ነው ምበለው። እና ምንም አይነት መጥፎ ነገር አጋጥሞኝ አያቅም። መንገድ ላይ ያሉ ምግቦችን ምገዛው እና በጣም ብዙ እዚህ አሁን ባህርዳር በጣም ብዙ ምግቦች ይሸጣሉ እኔ እያንዳንዱን ምበላቸውን ብቻ ልጥቀስ። ከጥሩ ነገር እንጀምርና የተለያዩ አትክልት ምግቦች ይሸጣሉ። መንገድ ላይ። ድንች ተቀቅለው ስኳር ድንች ተቀቅለው ይሸጣሉ መንገድ ላይ በቆሎ ተቀቅለው ወይ ደሞ ተጠብሰው ይሸጣሉ። እነዚህ እነዚህ መንገድ ላይ ነው እናቶች ደጋግመ ደካማ እናቶችም በዛው ማገዝ ነው ሚሆነው እና እነሱን ብዙ ጊዜ እበላለሁ። ሁለተኛ ደግሞ ቺፕስ ቺፕስ ይሸጣሉ እንደገና ቃጠሎ ሚባል አለ በሚጥሚጣ ድንቹ ማለት ነው በሚጥሚጣ እንትን ተብሎ እሱ እኔ በጣም ምወደው ምግብ ነው። ድንቹ ተ በ በ ምንድነው? በዘይት እንትን ብሎ ተጠብሶ ከዛ ሲደርቅ በሚጥሚጣ በደንብ እንትን ብሎ በዚህ በጥርስ መጎርጎሪያ እንድነው ሚበላው። እና በጣም ያቃጥላል ግን ደስ ይላል። ሰውነትን በጣም ነው ሚያነቃቃው። እና እሱ እሱ ደስ ይለኛል ሳምቡሳ እዚህ በጣም ቆንጆ ተደርጎ ሚሸጠውና እወደዋለሁ። ብስኩትም ጮርናቄም በጣም ነው ደስ ሚሉኝ። ከዛ ውጪ ደግሞ እነዚህ እርጥቦች እርጥብ አሁን በጣም ነው ሚሸጠው እዚህ። እንደ አዲስ ነው ስፔሻል ርጥብ አለ በእንቁላልም ሚሰራ በአቮካዱም ሚሰራ በጣም ብዙ እርጥቦ የእርጥብ አይነቶች አሉ። እና እነሱ እነሱ ይሸጣሉ ከዛ ውጭ አሁን ላይ በጣም እተስፋፋ ከፍ ያሉ ውጭ ሀገራት ሚሰሩ አይነቶች አሉ። እንትኖች እያዛለሁ እበላለሁ ብዙ ጊዜ አይስክሬም ውጪ ላይ ነው ምሸጡት የጥጦ አይስክሬም። ይሄኛውም አይስክሬም በቃ ያለው እና ብዙ አይነት አለ። የሀገረኛ ደግሞ ምንድነው? ቆሎ ቆሎ አሁን የባቄ ላይ ሊሆን ይችላል። ግብጦ አለ እንደገና ደግሞ ራሱ ስንዴ ገብስ ቆሎ አለ የእንትን ቆሎ አለ የሽምብራ ቆሎ ብዙ አይነት ቆሎዎች አሉ። እነሱ ይገዛሉ እንግዲህ መንገድ ላይ ነው ሚሸጩት እነዚህ እነሱን እንበላ ዱቤ የሽንበራ ሽንበራ አለ ምናምን እነሱ እነሱ ምንድነው እንበላለን እኔ እበላለሁ። እስካሁን ምንም አይነት የጤና እክል አላጋጠመኝም። በተለይ እርጥብና ቺፕስ ቃጠሎ ነገር መብላት መጥፎ ነገር አላጋጠመኝም። በዛው ልክ ደግሞ እዛውም ጥሩ አለ። ለምሳሌ ሙዝ አሁን መንገድ ላይ ይሸጣልና ሀገረኛ ሙዝ በጣም ነው ሚጣፍጠው። በጣም ሚመከር ነው እንደ ሀገርም ሚመከር ነው ምርጥ ጤና አለው። እና መንገድ ላይ ነው ምሸጠው ሙዞቹ። እነዚህ ሀገረኛ ሙዝ አሁን ፍሩት ቤት አናገኛቸውም። የገበሬ ሙዝ ሚባለው የገበሬ ብርቱካን ሚባለው መንገድ ላይ ነው ተዘርግተው ምሸጡት እና ጥቅም ያላቸውም የሌላቸውም

አዎ ስራ ቦታ ጓደኛ አለኝ በጣም ብዙ ጓደኞች አሉኝ። ስጫወት ነው የምውለው ስራ ቦታዬ ዝም ብሎ ቀጥ ብሎ ስራ መስራት ብቻ አይደለም። ስዝናና ስጫወት ሳወራ ነው የምውለው። እና ከሁሉም ጋር ስራ ቦታዬ ካሉት ልጆች ጋር በሙሉ ጓደኞቼ ናቸው። ቤትም ይመጡ እኔም ቤታቸውም ምሄድ። ልክ እንደ ቤተሰብ ልክ እንደ ጓደኛ ናቸው። እና ሁሉንም በሚባል ደረጃ ሁሉንም አንዳንድ ልጆች ውጪ ሁሉንም በሚባል ደረጃ በጣም ቅርብ ነን። ከስራው ውጪም ይሄ ማህበራዊ ህይወት ላይ በእረፍት ሰዓት አብረን የምንዝናና ወይ ደግሞ አብረን የምንዞር የምንጫወት ልጆች ነንና። ስራ ቦታ ጓደኛ አለኝ። ምክንያቱም ስራ ዝም ብሎ ሲርየስ ሆኖ መሰራት ተኮሳትሮ መስራት ከባድ ነው። አሁን ላይ። እንትኑ ነው ዋናው ተዝናንቶ ራስህን ነፃ አድርጎ ማለፉ ነው። ዋናው እንዴ? ሰርቼ ያልፍልኛል ብዬ ስሪየስ እንደሌሎቹ እንትኖቼ እሱ እሱ አያዋጣም ለኛ። ብዬ ነው የማስበው ለእንደኔ አስተሳሰብና። እኔ የምግባባችሁ ሁሉንም በጣም እየተጫወትን ነው የምንሰራው ስራ የተጫወትን በጣም እየተዝናናን። ስራ እስከማይመስል እንደ ቤተሰብ ነው። ቤት ስራ ቦታ ምንውለው እና ጓደኛ አለኝ። የሁሎቹንም በሚባል ደረጃ ጓደኛ ናቸው። ተ ምርጥ ፀባይ ያላቸው የተለያየ የራሳቸው ባህሪ አላቸው። የተለያየ ማንነት አላቸው። ያሉበት ሁኔታም የሁላችንም የተለያየ ነው። እና ግን ልዩነታችን ግን እንትን ብለን አጥብን ምንድነው? ወዳጅነታችን ሰፋ አድርገን ነው የምንኖረው። እና ስራው ቦታዬ ለኔ አንድ የምዝናናበት ቦታ ነው። ደስ ብሎኝ ጓጉቼ እነሱን ለማግኘት ነው የምሄደው። ምክንያቱም ብዙ ጊዜ ቤት ስሆን ቤት ብቻዬን ነኝ። ብቻዬን ስለመውል ብቻዬን ስለምሆን። ቤት ውስጥ ለኔ እንደ ስራ ቦታ ብዬ ነው የማስበው። ስራ ቦታዬ ደግሞ እንደ ቤት ውስጥ ነው የሚሆንብኝ። እና ለመሄድ በጣም ሰዎች ጋር ለመጫወት ብዙ ነገር እና ይጋብዙኛል ምሳ ብዙ ነገር ያደርጉልኛል መዝናኛ ቦታ። ብዙ ገንዘቦች ገንዘብ በቃ ያሚያስወጡ ነገሮች እነሱ ናቸው ከእኔ ከፍ ያሉ ስለሆኑ። በደሞዝም በስልጣንም ከፍ ያሉ ስለሆኑ። እነሱን ናቸው የሚሸፍኑልኝ ወጪ እና። ወይ ስለሸፈኑልኝ አይደለም በጣም ብዙ ነገሮችን እነሱ ጋር ስሆን። ነጻነት ይሰማኛል ነፃም ነኝ ነጻነት ይሰማኛል። ቤተሰቦቼ ናቸው። በዛ በዛ ምክንያት። ጓደኞቼ ጓደኛ አለኝ ስራ ቦታ ላይ። እንደውም ሰው ማድረግ ያለበት ሁሉም ቦታ ስራ ቦታ ላይ ጓደኛ ቢኖረው ስራውን ወዶት ነው የሚሰራው። ጓጉቶ ነው የሚሄደው ናፍቆ ነው የሚሄደው ስራ ለመስራት። ምክንያቱም ጓደኞቹ ጋር ነው የሚሰራ። የማያውቀው ሰው ጋር ወይ ደግሞ የተኮሳተረ ህይወት አይደለም በቃ ስልህ ዘና ብሎ መኖር ነው። እና እኔ ስራ ቦታ ለመሄድ በጣም ነው የምጓጓው። እረፍት ሰዓት ሲመጣ በጣም ነው የሚደብረኝ። ምክንያቱም የተለያየ ሰፈር ስለሆነ ብዙ ጊዜ እረፍት ሰዓት አንገናኝም እና። እሁድ ሲመጣ እሁድ ቅዳሜ ሲመጣ እረፍት ነን። እና እሁድ ቅዳሜ ከመጣ በቃ የኔ ስራ ጊዜ ነው በቃ ብሰራ ደስ ይለኛል። እሁድ ቅዳሜ ብሰራ ስራ ቦታ ብገባ ደስ ይለኛል። እና ስራ እንድሰራም የሚያጓጓኝ አንዱ ስራ ቦታ ጓደኞች ስላሉኝ ነውና። አለኝ።

አስተያየት መቀበል አልወድም ምክንያቱም አስተያየት ብዙ ጊዜ እኔ የቻልኩትን ያክል ከቻልኩት በላይ ነው የምሞከረው። ምንም ነገር ስሰራ አቅሜ ራሱ ከሚፈቅደው በላይ ነው ብዙ ጊዜ የምሰራው እና ከአቅሜ በላይ ማለት ነው። አንዳንድ ጊዜ እሰራለሁ በጣም እንጂ ይሄ ማለት ቀለል አድርጌ ስራዎችን አልሰራም። በጣም አቅሜ ከሚፈቅደው በላይ ለምሳሌ አሁን ጽዳት ሊሆን ይችላል እና አንዳንድ ቤቶች ላይ ጽዳት ባጸዳ። ምንድነው? አቅሜ ከሚችለው በላይ በጣም በጣም በጣም ከዚህ በላይ አልችልም ብዬ እስከምወስን ድረስ አይነት ነው። እንትን የማጸዳው ከዛ አስተያየት የሚሰጠኝ ሰው አልፈልግም። አልጸዳም ወይ ደግሞ የሆነ እንደዚህ ብሏል እንደዚህ ምንም በቃ አልፈልግም አሁን ጥሩም ይሁን መጥፎም ይሁን ማለት ጥሩ አይከለከልም። በርግጥ ግን ብዙ ጊዜ አስተያየት ምንድነው? ለማስተካከል ነው አስተያየት የሚሰጠው እና እኔ ብዙ አልወድም። አስተያየት የሚሰጠኝ ሰው ሲጀመርም አስተያየት ከመሰጠቴ በፊት ስራ ስሰራ ወይ ደግሞ የሆነ ነገር ሳደርግ ምንም አይነት ነገር ሳደርግ በቃ። የምችለውንና ከምችለው በላይ የሆነ ነገር ነው ላደርግ የምችለው በቃ ከዚህ በላይ አቅሜ በቃ አልችልም አይሆንልኝም። ለምሳሌ አለባበስ ሊሆን ይችላል እና አለባበስ አሁን በጣም ዘነጭኩ ብዬ ለበስኩዋ በጣም የሚያምር አለባበስ ከዚህ በላይ ከየት በቃ ልለብስ አልችልም ብዬ ለብሼ። ግን እንደዚህ እንደዚህ አይነት ነገር ይቀራል አይነት መባል አልፈልግም የምችለው እስከዛ ድረስ ነው። ማሟላት የምችለው በቃ ማድረግ የምችለው እስከዛ ድረስ ነው እና ምንም ነገር ላይ አስተያየት መቀበል አልፈልግም። ምክንያቱም መጀመሪያ ሳደርገው ራሱ ከም ማለት አስተያየት እንዲሰጥ አይደለም። በቃ አቅሜ የቻለውን ካልቻልኩትና አስተያየት እንኳን ቢኖር ስለማልችለው ነው በቃ ማድረግ ስለማልችል ነው ማስተካከል ስለማልችል ነው። ከዛ በኋላ ማስተካከል እኔ አልችልም። ምክኛቱም ሲጀመርም ጥሩ ነው ብዬ የምሰራው ስራ። በሰዎች አይን መጥፎ ከሆነ ለነሱ መጥፎ ይሁን ለኔ ግን መጀመሪያ አስቤበት ነው የምሰራው ምንም አይነት ስራና። ስራም ይሁን የሆነ ነገር ብቻ ማንኛውም ነገር አስቤበት ነው ድንገት በድንገት ሰው አስተያየት ይስጠኝ ብዬ እንትን የምለው አይደለም ለምሳሌ። ጫማ ሊሆን ይችላል ያው ብዙ ጊዜ እኛ ሴቶች በዚህ በዚህ ዙሪያ ባለባበስ ዙሪያ ነው። ቀሚስ ሀበሻ ቀሚስ ሊሆን ይችላል ምናምን እና እኔ በጣም ያምራል ብዬ አሰርቼው ግን እንደዚህ እንደዚህ አሰሪው እንድባል አልፈልግም በቃ። ኮሜንት እዛ ላይ አስተያየት እንድትሰጥ ይሄን አሳጥሪው ይሄን አስረዝሚው እንደዚህ ይሄ አጠረ አጠረ ወፈረ ምናምን መባል አልፈልግም። ያንን ለማሰራት እኔ ረጅም ሰዓት አስቤበት እንዴት ቢሆን ይሻላል ብዬ ከራሴ ጋር ተማክሬ ነው። እንደገና ሰው ቤት ሄጄ ስራ ስሰራም አሁን አስተያየት የሚሰጠኝ ሰው አልወድም እያጸዳሁ ምናምን። ወይ ደግሞ ልብስ እያጠብኩኝ እስከምችለው ነው በቃ አቅሜ እስከሚፈቅደው ድረስ ነው የማጥበው። አሁን ለምሳሌ አሁን ቅርብ ሰዓት ሰው ቤት ሄጄ አጋጣሚ እያገዝኩ ነበር እና። ፍሪጅ እያጸዳሁ ነበር። ከዛ እኔ እስከምችለው በቃ በቃኝ ማለት ከዚህ በላይ ልሰራ አልችልም ብዬ እስከሰራሁት ድረስ። ሰራሁኝ ከዛ ግን ምንድነው? አስተያየቱ በደንብ አልተጸዳም ነው። ግን እኔ ከዛ በላይ አላጸዳም አልችልም አቅሜ አይደለም። የሚችለው እስከዛ ድረስ ነው። እና የታየኝም ጸድቷል ብዬ እስካስበው ድረስ ነው እና። እንደዚሁ ልብስ በቃ አልጸዳም እኔ እስከ ረጅም ጊዜ ፈጅጄ አሁን ጸድቷል አልቋል ብዬ። እንትን ስጨርስ አልጸዳም ብሎ አስተያየት የሚሰጠኝ ሰው አልወድም በቃ አስተያየትም የሚሰጠኝ ሰው እኔ አይመችኝም። እንደዚህ ነኝ እኔ አስተያየት የምቀበል አይነት ሰው አይደለሁም። ምክንያቱም። ማለት አንዳንድ አስተያየት የሚያስፈልጋቸው ነገር አሉ የማላውቃቸውን ስራዎች ስሰራ። ምን እንደሆነ መጨረሻቸው የማላውቃቸው ነገሮች ሲሆኑ ባለሙያዎችን እንዴት ነው ብዬ አስተያየት ልጠይቅ እችላለሁ። ከዛ ውጪ ግን የማውቀውን ስራ እየሰራሁ ግን ከሌላ ሰው እንደዚህ አይደለም መባል አልፈልግም። የማውቀውን ስራ እንዲናገረኝ አልፈለገም ከዛ ውጪ ግን የማላውቃቸውን ነገሮች ግን አስተያየት እጠይቃለሁ። ከባለሙያ ከሚያውቁ ሰዎች ከዛ ውጪ የማውቀውን ነገር እንዲነገረኝ

ብዙ ጊዜ እዚህ ምንድነው? ሰኞና ቅዳሜ ሀሙስ የገበያ ቀን ነው። በተለይ ቅዳሜ በጣም ትልቁ የገበያ ቀን ነው። በአምስት አምስት አቅጣጫ አለው። እዚህ በአምስቱም ማዕዘን። የተለያዩ ገቢያወች አሉ። ቀለል ያሉ እንደገና በጣም ብራንድ ምንድነው የሚባሉት? ስታንዳርዱን የጠበቀ ገበያ አለ። እና ብዙ አይነት ገበያዎች አሉ። እና እኔ ብዙ ጊዜ የምሄደው በተለያየ ነው። ለምሳሌ እንትን ሲሆን ጤፍ ለማስፈጨት ሲሆን የምሄደው በስራ ቀን ስለሆነ ወይ ሰኞ ነው ወይ ሀሙስ ነው የምሄደው። የስራ ቀን ቅዳሜ ማስፈጨት ስለማይቻል። ጤፍ የምገዛው ሄጄ። ወይ ሰኞ ወይ ሀሙስ ከሁለቱ ቀን አንድ ቀን ነው የምገዛው። ከዛ ውጪ ደግሞ። ፍራፍሬ ይሄ ምንድነው አትክልት ነገር ምናምን ለመግዛት ደግሞ ቅዳሜ ነው። እና ደግሞ ይሄ ባልትና። ሽሮ በርበሬ ዘይት የመሳሰሉትን ቅዳሜ ቅዳሜ ነው የምሄደው። እና ቅዳሜ እሄዳለሁ። ከዛ ውጪ ሀሙስ የምሄድባቸው ለእነዚህ ጤፍ ለማስፈጨት በርበሬ ለማስፈጨት ሽሮ ለማስፈጨት በዛው ገዝቼ ማለት ነው። እንደዛ ነው። ከዛ ውጭ ግን። ዝም ብሎ ለመግዛት ብቻ የምጠቀም ከሆነ የምሄድ ከሆነ ምንድነው? ቅዳሜ ነው የምሄደው ቅዳሜ አዲስ ነገር እቃ ይገባል። ያልተበላሹ ምግቦች ነው የሚመጡት። አዳዲስ ምንድነው የቀሩ ምግቦች አይኖሩም በቃ ምራጭ የተመረጡ ነገሮች ምናምን አይኖሩም። አዳዲስ ምግቦች ይመጣሉ። በዛ በዛ ምክንያት ቅዳሜ ቅዳሜ እቃ ስለሚወርድ። ጥሩ ጥሩ እቃ ስለሚወርድ ቅዳሜ። ወደ ገበያ እሄዳለሁ ብዙ ጊዜ ቅዳሜ ነው ወደ ገበያ የምሄደው። እና በ ቅዳሜ አወ በየትኛው ቀን ነው የምሄደው ቅዳሜ እሄዳለሁ። እና ሀሙስ ነው አንዱ ቀን ስለሚሆን ሀሙስ ሰኞ እና ደግሞ ብዙ ጊዜ ቤተክርስቲያን ስንሄድ። ገበያ አለ በቤተክርስቲያን በኩልና እሁድም የምንገዛበት ጊዜ አለ። ማለት የሚያስፈልገን ነገር ካለ እሁድም ቢሆን እገዛለሁ። ምክንያቱም እሁድ ወደ ቤተክርስቲያን ከቤተክርስቲያን ስንመለስ መንገድ ላይ ምንድነው ገበያ አለና። ከቤተክርስቲያን የሚመለሰው ሰው ስለሚገዛ በጣም ብዙ ትልቅ ገበያ ነው የሚሆነው እና። በዛ ምክንያት እኔ የምፈልገው ነገር ካለ እሁድ ቀንም እገዛለሁ። ያው ከባለቤቴ ጋር ስለምሆን እሱ ስለሚያግዘኝ ብዙ ነገር እገዛለሁ። እንደገና ደግሞ ሰንደይ ማርኬት ደግሞ እሁድ እሁድ ቀን ነው። በጣም ርካሽ የሚሆንበት ቀን አልባሳቶች ብዙ ጊዜ አልባሳቶች ናቸው። እቃዎች የቤት እቃዎች። ሸቀጣ ሸቀጦች በሙሉ። ቅናሽ መንገድ ላይ ስለሚሸጡ ቅናሽ የሚሆኑበት ቀን መቼ? ነው እሁድ ቀን ነው። እና ያው እሁድ ቀንም እንቀሳቀሳለሁ እገዛለሁ። እና ከሳምንቱ እንግዲህ ሰኞ ሀሙስ ቅዳሜ እሁድ በቃ ቅዳሜ እሁድ ሰኞና ሀሙስ በቃ እንትን ወደ ገበያ የሚሄድባቸው ቀናቶች ናቸው። ግን በየሳምንቱ በእነዚህ ቀናት ሁሌም አልሄድም። አልፎ አልፎ ነው የምሄደው በተለይ ጤፍ። ከሁለት ወር በኋላ ከሶስት ወር በኋላ እስከ ስድስት ወርም ሊቆይ ይችላል አይታወቅም እሱ እንደሚገዛው ብዛት ነው። ግን ሁለት ወር አንድ ወር ሁለት ወር ሶስት ወር አራት ወር እያለ ሊቀጥል ይችላል ግን እንደዛ እንደዛ ነው ጤፍ ሁሌ አልሄደም። ግን ስሄድ ግን በእነዚህ ቀናቶች ነው የምሄደው። ሰኞና ሀሙስ። ከዛ ውጪ ግን አትክልት ምናምን ግን በየሳምንቱ ነው ስለሚበላሽ ትንሽ ትንሽ ነው የምገዛው። ቅዳሜና እሁድ ያሉት የሚገዙት አሁን ሁሌ ነው በቅዳሜም እሁድም በየጊዜው ነው የሚገዛው ማለት ነው።

አዎ እኔ በጣም ነው ደስ የሚለኝ ነገሮችን በስርዓት ማስቀመጥ። ሲጀምር ከልጅነት ጀምሮ እንደዚህ አይነት ስርዓት እንዳስቀምጥ የምደረገው እና ይሄው ከእናቴ እና እናቴ ናት ይሄን ስነ ስርዓት የምታስቀምጠኝ እና ይሄን ስነ ስርዓት ያስለመደችኝ እናቴ ናት። እና ነገሮችን በስርዓት ነው የማስቀምጠው። በሂደት ነው። ቀስ ብዬ ነው። ችግሩ እኔ ቀስ ብዬ መስራት ላይ ነኝ እንጂ ከዛ ውጪ ነገሮችን በስራአት ነው ማስቀመጠው። የዛሬ አራት አመት አምስት አመት የዛሬ አስር አመትም ሊሆን ይችላል ያስቀመጥኩትን ነገር አንትን እላለሁ እኔ አስታውሳለሁ። እና በስርዓት ስለማስቀምጥ በትክክል አስቤበት ነው። እና ለምሳሌ አሁን ቦርሳየ ውስጥ የዛሬ ሁለት አመት ምናምን ሶስት አመት የተቀመጡ ነገሮች አሉ። በርሴ ውስጥ ከየትኛው ቦርሴ ምን እንዳለ በስርዓት አውቃለሁ። ምክንያቱም እያንዳንዱን ምንድነው በስነ ስርዓት ነው የማስቀምጠው እንትን ብየ ከፋፍዬ ማለት ነው። እንዳስታውሰው ሆኖ በዚህ ምክንያት በስርዓት ነው የማስቀምጠው። ደስ የሚለው ባለቤቴም ተመሳሳይ እንደኔ ነው ባህሪው። በስርዓት ነው የሚያስቀምጠው። የእሱን እቃዎችም የኔንም እቃዎች በስርዓት ነው የማስቀምጠው። ቤቴ ውስጥ አሁን እያንዳንዱን እቃ እኔ ከቤት ውጪ ሆኜ ባለቤቴ የት ነው ያለው ቢለኝ በስርዓት ስለማስቀምጥ እያንዳንዷን ከጥፍር መቀስ ጀምሮ ከጥፍር መቁረጫ መቀስ ጀምሮ እያንዳንዱን ከትልቅ የሚባል ነገሮችን በስርዓት ስላስቀመጥኩ አስታውሳለሁ። እዚህ ቤት ውስጥ ሳልኖር ባለቤቴ ቢጠይቀኝ ለምሳሌ የት እንዳለ ልነግረው እችላለሁ ቀጥታ ቦታውን ማለት ነው። እና ነገሮችን በስርዓት ማስቀመጥ በጣም ደስ ይለኛል። በእንደዚህ ሶፍት ኮፒ የሆኑትም ምንድነው ሶፍት በሶፍት ምንድነው ብቻ በእንትን በእነዚህ በፍላሽ እና በስልኮች የሚቀመጡ ነገሮችንም ይሁን በ እንደዚሁ ዝም ብሎ በአካል የሚቀመጡ ነገሮችንም ይሁን ብቻ ማንኛውም ነገሮች በስርዓት ማስቀመጥ በጣም የምወደው በቃ ሀላፊነት ይሰማኛል። በስርዓት ማስቀመጥ ሀላፊነት ነገ ቢፈለግ የሚጣል ነገር ሁሉ ቢሆን እኔ አስቀምጣለሁ። በጣም ብዙ ነገሮች ወረቀቶች የማያገለግሉ የባንክ እንትኖች ካለፉ በኋላ ምናምን ባንክ የከፈልኩባቸው ወይ ደግሞ ያስተላለፍኳቸው የባንክ ደረሰኞችን የመሳሰሉትን አስቀምጣለሁ። የሆነ ሰዓት አላስገባሽም ልባል እችላለሁ ብዬ በጣም ጥንቃቄ አለብኝ። እና ቀኑ አልፎ ምንም የማያስፈልግ ጊዜ ሆኖ ምናምን ግን እኔ አስቀምጣለሁ። ድጋሚ የሚያስፈልግ ያክል ነው የሚሰማኝ። እና ነገሮችን በስርዓት ማስቀመጥ እወዳለሁ። ራሱ ከፎቶ ጀምሮ እኔ ተራ የምለው ፎቶ የለም። የምነሳቸው ፎቶዎች የሆኑ ነገሮችን ለማስታወስ ነው። ያለውበትን ሁኔታ ያለውበትን ሀገር ብቻ የሚሰማኝን ስሜት ለማስቀመጥ ነው። እና እነዛን ፎቶዎች እንደዚህ ቀለል አድርጌ ማጥፋት አልፈልግም። እንደገና ማንኛውም ነገሮች በቀላሉ መጣል አልፈልግም። እንዲሁ ዝም ብዬ ያለ አግባብ ማስቀመጥ አልችልም። ይሄን ተፈጥሮዬ ነው። በስርዓት ነው ማስቀመጥ ደስ የሚለኝ። እና ነገሮች በስራት ማስቀመጥ እችላለሁ። አስቀምጣለሁ። አንዳንድ ጊዜ ደግሞ እንደ እማ አበዛዋለሁ ሁሉ ይመስለኛል። የማያስፈልግ ነገር ሁሉ ነው በስርዓት የማስቀምጠው። እና የማያስፈልግ በጣም ብዙ ነገሮች በቃ አገልግሎታቸው ያለቀባቸው ምንም ቤት ውስጥ ጥቅም የሌላቸው ነገሮችን ሁሉ አስቀምጣለሁ። እና ደግሞ የበዛ ነገሮችን በስርዓት ማስቀመጥ የበዛ ነው ያስፈልጉ ይችላሉ ብየ

እኔ ቂም ማቆየት አልወድም ደስ አይለኝም። በቻልኩት አቅም መነጋገር እወዳለሁ። ከምንም በላይ ከተናገርኩኝ ቂም አይቆይልኝም። ግን መርሳት አልችልም መርሳት ሌላ ዙሪያ ነው። ሰዎች ያስቀየሙኝን በጣም ከባድ ነገር ያደረጉትን ነገር። ይኸው የአእምሮ በሽታ ሊገጥመኝ ይገባል የመርሳት በሽታ ሊገጥመኝ ይገባል ለመርሳት ግን። ያ እንዳለ ሆኖ ግን ግንኙነቴን እንደ አዲስ ማስቀጠል እችላለሁ ማለት። ከጠቀያየምኩት ሰው ጋር ይቅር ተባብዬ። ከዛ ማስቀጠል እችላለሁና ቂም አላቆይም ቂም ባቆይ ኖሮ። አሁን የምግባባቸው ሰዎች ሁሉ ሁሉም ያስቀየሙኝ ሰዎች ናቸው። እና የሆነ ሰዓት ላይ አስቀይሞኛል ግን አረሰውም ያደረጉትን ነገር ማለት ይው ውጣ ውረድ። ለቅሶ ያለቀስኩበት ያለቅ ውጣ ውረድ ያሳለፍኩበት የተራብኩበት የተጠማሁበት ችግር ያሳነፍኩበት ጊዜ ነው። እነሱ በሰሩት ስህተት ግን። ለጊዜው ቅመ ይዤ ከዛ ይኸው ታረቅን ማለት ነው። ከታረቅን ደግሞ። ነገሩን መርሳት ባልችልም የተፈጠረውን ነገር መርሳት ባልቻለም ግን ደግሞ ከእነሱ ጋር እንደ አዲስ ግንኙነት መመስረት አያቅተኝም። ይኸው እንትን ይኖረዋል ልክ ይኖረዋል። ያ ነገር እንዳይደግም ያለፈው ነገር እንዳይደግም። መስመር ማለት ማድረግ ያለብኝን እንትን ልል እችላለሁ ልጠነቀቅ እችላለሁ። ከዛ ውጪ ግን ቂም ማቆየት እኔ ተገቢ ነው ብዬ አላስብም ራስን መጉዳት ነው ሰዎች በዙሩያ አይጎዱም። እኔ ራሴን መጉዳት ነው ብዬ ነው የማስበው ቂም ማቆየት። ምክንያቱም ከፈጣሪ ጋር ያጣላል በዛ ላይ ለውስጥ ሰላም ደስ የማይል ነው። ሁሌ ያስለቅሳል ማለት ማለፉ ለደስ የሚያሰኝ ነው። እንደውም ማለት ያንን ነገር ተቋቁሞ ማለፉ ያመጡትን በደል ያደረሱበትን በደል ተቋቁሜ ማለፌ እኔ ጀግንነት ሊሰማኝ እንጂ። ያደረጉትን ነገር ሁሌ እያሰብኩ ላለቅስ አይገባኝም እና። ቂም መያዝ ራስን ነው የሚጎዳ የመጀመሪያውና ዋናው ከዛ ደግሞ ከፈጣሪ ጋር ያጣላል። ያው እና ቂም መያዝ ተገቢ ነው ብዬ አላስብም። ወይ መራቅ ነው መራቅ እኮ ቂም መያዝ አይደለም ያረጉትን ነገር በሙሉ። በቃ እንግዲህ አደረጉት አይደል ከዚህ በኋላ በቃ ምንም ግንኙነት እንዲኖረኝ አልፈልግም ሰላሜን እፈልገዋለሁ። ማለት እኮ ቂም መያዝ አይደለምና ወይ ከሰዎቹ መራቅ ነው። ከዛ ደግሞ ይቅርታ ተባብሎ ደግሞ እንደገና ግንኙነት መቀጠል ነውና ሁለቱ አማራጭ አለ። ከዛ ውጭ ግን ቂም መያዝ እና ሁሌ ስለእነሱ ማሰብ አስፈላጊ ነው ብዬ አላሰብም። እነሱ አይጎዱም። ሁለት ጊዜ መጎዳት ነው እኔ ቤዛ አሁን ቂም ብይዝ ሁለት ጊዜ ነው የምጎደው። አንደኛ የመጀመሪያ የጎዱኝ ጉዳት አለ። ሁለተኛ ደግሞ የራሴን ሁሌ ስለ እነሱ ስለበደሉኝ እነሱ ስላረጉኝ ደስተኛ መሆን እያለብኝ። እነሱ ስላደረጉት ነገር ሁሌ ማሰብ ያለብኝ አይመስለኝም እነሱ እኮ ረስተውኛል። ስለዚህ ቂም መያዝ ተገቢ አይደለም። አይደለም ጥሩ አይደለም። በመንፈሳዊም በስጋም ጥሩ አይደለም። እና ቂም መያዝ ቂም አላቆይም። በቻልኩት አቅም ቶሎ ነው የምነጋገረው ቶሎ ችግሩን ነው የምፈታው ቶሎ ነው ልክልካቸውን የምነግራቸው። ከዛ በኋላ ግን ስለዛ ነገር ማሰብ አልፈልግም። በእርግጥ አይረሳም ግን በየጊዜው እያሰብኩኝ ራሴ ጋር የምናደድና በእነሱ ሰዎች የምናደድ አይደለሁም። ግን ነገሩ ግን መረሳት አይቻልም። ትምህርት ሆኖ ብዙ ነገር አስተምሮን ያልፋል።

አው የገብያም ዋጋ ኢትዮጵያ ውስጥ ግዴታ ነው እንኳን እኛ ከውጭ የሚመጡ ቱሪስቶች ከሌላ አከባቢ የሚመጡ ሰዎች ድርድር ማድረግን መልመድ አለባቸው። ምክንያቱም እዚህ እንደ ባህል ሊሆን ይችላል አላውቅም። ብቻ ሊጉ ሁሉም ቦታ አንድ አይነት የሆነ ድርድር ማድረግ ግድ ነው። ከዛ ውጪ። እንደተጠራ የገ የእንትኑ የምንገዛውን ነገር ዋጋው እንደተጠራ በአንዴ መግዛት ያው ብዙ ብር መበላት ነው። እና እዚህ ድርድር ሁሉም ሰው ያደርጋል ለማንኛውም እኔም ድርድር አደርጋለሁ። ከምንም በላይ ግን ቀድሜ ዋጋ ቼክ አድርጌ ነው የምሄደው። ዋጋ አጣርቼ ከጎረቤት የገዙ ካሉ ከቤተሰብ ከዛ ውጪ ደግሞ ኦንላይን መሸጫ የመጨረሻ የማከፋፈያ ማከፋፈያ ዋጋ አለ መሸጫ የችርቻሮ መሸጫ ዋጋ አለ የመጨረሻ ልክ እንደ ሱፐር ማርኬቶች። እሱን ምንድነው? ይዤ ነው የምሄደው። እና የሚጠሩት ይሄው ለምሳሌ ሽንኩርት ለመግዛት ሃምሳ ብር ከሆነ ትክክለኛው ዋጋ ገበያ ላይ ሰማንያ ብር ሊሉ ይችላሉና ሰላሳ ብር ሊያተርፉ ይችላሉ። ስለዚህ ምንድነው? ያለውን ስለ አጣርቶ ከሄዱ ምንድነው ሃምሳ ብር ልግዛ ካሉ አማራጭ የላቸውም ይሸጣሉ። የማያውቅ ሰው ነው የሚገዛቸው አሁን እንደ ጠሩ የሚገዛቸው ሰው የማያቅ ሰው ነው እና ድርድር መደራደር ግዴታ ነው። ይሄ ባህልም ነው። እንደገና በጣም ብዙ ብር ያተርፋሉ እንደየ ዋጋው ትልቅነት ማለት ነው። ከፍ እያለ በሄደ ቁጥር ይሄ ከእንትናቸው ከመሸጫው ውጭ የሚጨምሩት ብር እየጨመረ ነው የሚሄደው እና። ድርድር ያስፈልጋል ገበያ ዋጋ ላይ እኔም እደራደራለሁ በጣም ነው የምደራደረው። ከእኔና ከባለቤቴ ይልቅ እኔ ነኝ ሄጄ ብዙ ተደራድሬ ብዙ ገንዘብ ሳልጎዳ በትክክለኛው መሸጫ ዋጋ ገዝቼ የምመጣው። እሱ ሄዶ ባሉት ነው የሚገዛ ብዙ ጊዜ። እንደገና ወንድ አሁን ችግሩ ምንድነው? ኢትዮጵያ ነጋዴው ወንድ ሆኖ ቢጨምር ችግር የለውም። ግን ገዢው ወንድ ከሆነ ሴቱም ነጋዴ ወንዱም ነጋዴ እኩል ነው የሚጨምርባቸው። ስለማይከራከሩ በተለይ እነዚህ የመንግስት ሰራተኞች ምናምን ከሆኑ የገቢያውን ዋጋ ስለማያውቁት የንግድን ሁኔታ ስለማያውቁት የሚሸውዷቸው አይመስላቸውም እና ብዙ አይደራደሩም። ወንዶቹ ግን ሴቶቹ ግን በዚህ ላይ እንትን አላቸው ልምድ አላቸው። እና ተደራድረው ነው የሚመጡት እኔም ተደራድሬ ነው የምመጣ። አሁን እኔና ባሌ ስሄድ ምንድነው በጣም ብዙ ብር ነው እኔ አትርፌ የምመጣው። እሱ ከ ከሚገዛው አትርፌ ማለት ነው። እና በጣም ገበያ ድርድር ያስፈልጋልም እችላለሁም። ያው ነጋዴ ስለሆንኩኝ ደግሞ ምን ያክል ሊያተርፉ እንደሚችሉና በምን ያክል ብር ሊሸጡት እንደሚችሉ ይገባኛል። እና ዙሮ ድርድር አስፈላጊ ነው።

የምወደው አትክልትኔ ጎመን ነው ጎመን በጣም ነው የምወደው የጎመን አይነቶች በሙሉ እወዳቸዋለሁ። ብዙ ጊዜ እዚህ የኛ አካባቢ እነዚህ የአበባ ጎመኖች። እነዛ እነዛ የሉም። ያለው ምንድነው? ጥቁር ጎመን አለ። በነጩ ማለት ነው። ይሄኛው ያ የቀይ ስር የሚመስለው ጎመን የለም። እኛ ጋር እንደገና ደግሞ ይሄ ጥቅል ጎመን የሀበሻ ጎመን አለ። ኮስት አለ እና ደግሞ ሰላጣ ጎመና አለ። እነዚህን ሁሉንም በተለያየ መልኩ እሰራቸዋለሁ። ብዙ ጊዜ ቤቴ ውስጥ በየአይነት የተለመደ ነው። በጣም ብዙ አይነት አለ አብዛኛው በየአይነቶች ግን ምንድነው? ጎመን ነው የጎመን እንትኖች ናቸው። የተለያዩ ጎመኖች ቢሆኑ በተለያየ መንገድ ነው የምሰራቸው። ለምሳሌ ሰላጣውን በቲማቲም ኮስታውን በድንች እንደገና ደግሞ ራሱ የሀበሻ ጎመኑን ብቻውን በጋራ ተደርጎ። እና ይሄኛውን ደግሞ ጥቅል ጉመኑን ደግሞ በካሮትና በድንች ተደርገው። ቤቴ ውስጥ ጎመን ከመውደድ የተነሳ ሁሉም አይነት ጎመን አለ። የምመገበውም እሱን ነው። ሁሉንም በየአይነቴ ብዙ ጊዜ እሱ ነው። ከድንች በተጨማሪ ጎመን ህሄ ምግቡንም ከማቀርብም አቻ ምግቦች አንዱ ጎመን ነውና አራት አይነት ጎመን እጠቀማለሁ። አራት ሆኖም ሌሎቹ ጎመኖች ቢኖሩ ደስ ይለኛል። አባ ጎመን የሚባሉት ያኛው ጎመን የቀይ ስሩ ጎመን ብኖር ደስ ይለኛል እና። አብዛኛውን አሁን ላይ ጾም ስለደረሰ የአትክልት ምግቦች በጣም ነው የሚበሉት እኔም የምመገባቸው አብዛኞቹን አትክልቶች ነው። ጎማን ግን ዋናውና ትልቁ ነው። ጥቅል ጎመን በጣም ነው ደስ የሚለው በተለይ አሁን በ እንትን በ ካሮትና በድንች ተደርጎ ሩዝ ተቀቅሎ ከእሱ ጋር ተቀላቅሎ ሲበላ በጣም ነው ደስ የሚለው። ሩዝ አሁን አልወድም ግን በዚህ ሲሆን ኮመንት ሲኖረው ግን ይጣፊጠኛል። ደግሞ የሀበሻው ጎመን ብቻውን መብላት ይቻላል። የሀበሻ ጎመን ሶስተኛ ደግሞ ይሄኛው ብቻውን ምንድነው? ሰላጣ ደግሞ በቲማቲም በቃራ በቃ ብስመ አብ ያብደ ነው አቮካዱ ቢኖረው ደግሞ ይበለጥ አቮካዱ እና የተከከለ ድንች ቢኖረው በጣም ነው የሚያምረው። በጣም የምንጣፍጠው በቃ እና እኔ ጎመን ሱዘኛ ነኝ። አሁን እዚህ ጋር ስጋ ቀርቦ ስጋ ከምበላ ምንድነው? ጎመን ብበላ ነው የተሻለ ሰላም ይሰማኛል። እንደገና በደንብ እበላለሁ። ተስማምቶኝ ይውላል። እና የምወደው አትክልት ከምንም በላይ ኮመን ነው። ከዛ ሁሉንም እወዳቸዋለሁ እኔ ቀይ ስር በጣም ነው የምወደው። ድንች በጣም ነው ደስ የሚለኝ። ድንች በጣም በብዙ መንገድ ነው የምንሰራው። እዚህ ጋር ጥሩ እናደርገዋለን በዘይት ጠብሰን ቺፕስ እናደርገዋለን። በካቻፕ ከዛ ደግሞ በቃጠሎ ደግሞ በሚጥሚጣ እርጥብ ይሆናል ደግሞ በደንብ ቺፕሱ በደንብ ያልበሰለ ምንድነው ያልደረቀ የማናደርገው ነገር የለም። ድንችን እና የቀይወጥ እናደርገዋለን አልጫ እናደርገዋለን በተልባ እንሰራዋለን። ደግሞ ይቀቀላል ሁሉ የማይሰራበት እና ድንች ፍርፍር ይሆናል። ድንች ብዙ አይነት ነው የምናደርገው። እና ድንችና ጎመን እኔ ቤተቴ ውስጥ በጣም ከምወደው። ድንችና ጎመን ካለ የጎመን ዘሮች ማለት ነው። አራቱንም ካለ በቃ አሪፍ። አሪፍ እንትን ላይ ነኝ። የሀፍት መንገድ በጣም ተመችቶኝ የምበለው ሰላም የሚሰማኝ ነውና። ድንች በጣም ነው የምወደው። ከዛ ደግሞ ጎመኖቹን እንዳለ እወዳቸዋለሁ ከዛ ደግሞ ቀይ ስር በጣም ደስ ይለኛል። በጣም በጣም ሌሎቹንም በጣም አወዳቸዋለሁ። እነዚህን ግን በይበልጥ ቃሪያ ስንቅ በጣም ቃሪያ በጣም ነው የምወደው። በነገራችን ላይ ቃሪያ የምድር ፍላጎቴን ነው የሚመጣው

ባህላዊ ምግብ አብዛኛው የኢትዮጵያ ባህላዊ ምግቦችን እወዳቸዋለሁ። ዋናው እና ትልቁ ሙሉ ኢትዮጵያዊ የሚበላው ዶሮ ወጥ በጣም ነው የምወደው። ደስ የሚል ዶሮውም እንቁላልም ሁሉንም አንድ ላይ ስለማገኝ ድሮ ወጥ በጣም ደስ ይለኛል። በጣም ነው የምወደው። ሁለተኛው የጉራጌ ባህል ምግብ ነው ክትፎ ነው ክትፎ። የቆጮውን አልወደውም ቆጮ ትንሽ የሚለምድ የሀገሩ ሰው ነው የሚበላ እኔ ደግሞ የሀገር ሰው ስላልሆንኩኝ ቆጮ ትንሽ ከበድ ይለኛል እኔ አልወደውም። ክትፎው ግን መጣም ነው የምወደው። ክትፎን ብቻ አይብና ጎመን ቀላቅሎ ምናምን የሚያቀርቡትን ነገር እኔ አልወደውም ግን ክትፎውን ብቻ በጣም ነው የምወደው። ከጉራጌ ባህል ሶስተኛ ደግሞ ይሄ ደግሞ ትግራይ አካባቢ ነው ጥህሎ ነው። በጣም ነው ደስ የሚለኝ ዋው በጣም ነው የምወደው። ይሄም ከባህላዊ ምግብ አንዱ ነው። ሌላው ደግሞ ሽሮ ያበደ ሽሮ ከሆነ እወዳለሁ። ግን ቆንጆ ተደርጎ የተሰራ ሽሮ ነው ማንኛውም ባህላዊ ምግብ አወዳቸዋለሁ። ጥብስ ደስ ይለኛል ያው ባህላዊ ምግብ ነው ሸክላ ጥብስ በጣም ነው የምወደው። በተለይ ወደ ወሎ አካባቢ የሚሰሩ ስጋ ጥብሶች በጣም ነው ደስ የሚለው በጣም የሚጣፍጠው እዛ አካባቢ የሚሰሩት። ቁርጥም ደስ ይለኛል በተለይ ከረሚላ የምትባለዋ እንደገና አፋኝም ደስ ይለኛል በጣም ቃጠሎ የበዛበት ነው። እና አብዛኛው የፍስክ ምግብ የፍስክ ምግቦች ናቸው። የምወዳቸው ምግቦች ከዛ ደግሞ ከጾም ደግሞ ሽሮ ዋና እና አንደኛው ናት። ግን አሁን ሰልችታኛለች ሁል ጊዜ ስለምበላ ግን በየአይነት በጣም ደስ ይላል ብዙ አይነት አለው። በየአይነት የሚባለው ማለት ነው። ብዙ አይነት ነው ያለው እኔ ከዛ ከዛ ግን የምወደው ለምሳሌ አሁን የማልወደው አለ ከበየ አይነት ውስጥ ምስር አልወድም ክክ አልወድም አልወድም ሽሮም ስለሰለቸኝ አሁን ላይ አልወድም። እነዚህ እነዚህን አልወዳቸውም ከዛ ውጪ ሩዝ አልወድም ሩዝ ያደረጉበታል እና ሩዝ አልወድም። ከዛ ውጪ ቀይ ስራ አለው ጎመን አለው ሀበሻ ጎመን ጥቅል ጎመን አለው። ሀበሻ ጎመን ጥቅል ጎመን እንደገና ሰላጣ ያለው ቁርጥ ቲማቲም ቁርጥ ስንግ ያለው ብዙ ብዙ ነገሮች አሉ አትክልት ነገሮች ድንች በተለያየ አማራጭ የተሰሩ ድንቾች አሉ። እሱ እሱን እወደዋለሁ በጣም ደስ ይለኛል። በየአይነት ማለት ነው ከጾም ምግብ በየአይነት አንደኛ ነው። ሁለተኛ ነው ገንፎ ገንፎ ራሱ ባህላዊ ምግብ ነው የውጭ ሀገራቶች ይመገቡታል መሰለኝ ግን ገንፎ የኛ ለየት ያለ ነው አሰራሩ። ሁሉም ሀገር ባህላዊ አሰራር የተለያየ ነው ለእኛም ገንፎ የምንሰራበት መንገድ የተለያየ ነው። በቅቤ ይመቸኛል ገንፎ። ከዛ ውጪ ጨጨብሳም ደስ ይለኛል ጨብጨሳ ደግሞ ትግራይ አካባቢ ነው መሰለኝ የሚሰራው። ክትፎ ግን አንደኛ ነው። እንትን ቁርጥ ምንድነው እወዳለሁ ግን እያመመኝ በጣም ያመኛል። ጉበትና ቁርጥ ደስ ይለኛል ግን ደግሞ ያመኛልና መብሰል አለባቸው። ክትፎ ያው ብዙ ሚጥሚጣና ቅመማ ቅመም ስለሚደረግበት ቢያንስ ማለት ይሻላል እሱ የሚያቃጥል ነገር ስለሆነ ክትፎ ይሻላል። ዶሮ ብዙ ጊዜ ነው የምበላው አሁን ቅርብ ሰዓት ራስ በቀደም በልቻለሁ። እና ሁሌ እበላለሁ ዶሮ እድሜ ለባሌ ሁሌ ነው የሚገዛ እኔ ደግሞ አሳብጀ እሰራዋለሁ በቃ ሁሌ ዶሮ እንበላለን እና እና ዶሮ አንደኛ እና የምወደው ምግብ ነው። ከዛ ውጪ ደግሞ ድንች ቅቅል በጣም ደስ ይለኛል። ድንች ቅቅል ምንድነው ወደ እኛ ወደ ሰሜኑ አካባቢ ነው። ድንች ያለበት አካባቢ በተልባ ወይም ደግሞ በበርበሬ ታሽቶ ከዛ ውጪ ደግሞ በሽሮ ቀጠን ባለ ሽሮ። በሱ በቃ እየነከሩ መብላት ነው የተቀቀለ ድንች። የኛ አካባቢ ድንች ደግሞ በጣም ነው ደስ የሚለው። ከድሮ ባህላዊ ምግብ እንትን እወዳለሁ ሳማ ወጥ ሳማ ወጥ ወደ ሰሜን አሁንም ወደ ወደ ጎንደር አካባቢ ሳማ ወጥ ይበላልና አያቴ የምትሰራውን ሳማ ወጥ በጣም ነበር የምወደው። አንደኛ ነው ሳማ ወጥ።

የገበያ አካባቢው አካባቢ ያን ያክል እንትን አይደለም የተለያዩ ናቸው በጣም ብዙ አይነት ናቸው። ግን በጣም እሩቅ አለ በጣም እሩቅ ግን ርካሽም ደበረው ርካሽ የሚያቀርብበት አካባቢ አለ። ግን ምንድነው ሁለት ታክሲ ያስኬዳል? ቦታውና አካባቢው ርካሽ ቢሆንም ሚያቀርቡት እቃ ሩቅ ነው በጣም ቢያንስ ለመሄድ ብቻ ከሰላሳ ብር በላይ ይፈጃል ሁለት ታክሲ እና ከዛ በላይ ሰላሳ ከሰላሳ አምስት እና ሲመለሱም እንደዛው ተመሳሳይ ነው። ሰባ ብር ወጪ ይኖረዋል ማለት ነው። እንጂ በጣም ቅናሽ አትክልት ቅናሽ ነው ማንኛውም ነገር ጥራጥሬ ቅናሽ ነው ባልትና ነገሮች ቅናሽ ነው። ብዙ ነገሮች ጥቅናሽ ነው። እዛ ሁለተኛው ደግሞ ዋናው ገበያና ትልቁ ነው። እዛ ውድ ነው። ዋና ገበያ ስለሆነ አብዛኛው የከተማው ሰው እዛ ሄዶ ስለሆነ የሚገዛ የቤቱ ኪራይ ቤቶቹ በጣም በዘመናዊ መንገድ ነው የተገነቡት። ስለዚህ የቤት ክራዩ ከፍተኛ ስለሆነ ያንን የማካካስ ሁኔታ ሊሆን ይችላል አላውቅም። ውድ ናቸው። በዛኛው አንፃር በጣም ውድ ነው። ግን የአንድ ታክሲ ነው የአንድ ታክሲ መንገድ ነው። ቢሆንም እዛ ሄጄ ግን ምንም ማጣው ነገር የለም ሁሉንም ነገር አገኛለሁ። የማላገኘው ነገር የለም። ፍሬሽ የሆኑ ናቸው አብዛኞቹ ንጹህ የሆኑ አዲስ የሆኑ ናቸው። ግን ምንድነው ዋጋው በጣም ውድ ነው። በቤቶቹ ኪራይ ምክንያት ይመስለኛል። ሌላኛው ደግሞ ቅርብ ነው ይሄም አንድ ታክሲ ነው ግን ከዛኛው አንፃር ቅርብ ነው በጣም። ምንድነው ይሄ? ምንፈልገውን ምንፈልገው ነገር አላገኝም። የቆዩን ናቸው የሚመጡት እቃዎች እንዳለ ምግቦቹ አትክልቶቹ በሙሉ የቆዩ ነው የሚሆኑት አዲስ ቶሎ ቶሎ አላገኘም። እና በዛ ምክንያት ይሄኛውን ብዙም አልወደውም። አሁንም በተመሳሳይ የአንድ ታክሲ መንገድ ነው አብዛኞቹ አንድ ታክሲ መንገድ ነው። ያ ደግሞ ምንድነው? ከቅርብ ጊዜ ወዲህ ገበያው ፈረሰና እንደ አዲስ የተሰራ ነው። እና እንደ አዲስ እየተሰራ ረጅም ጊዜ ሆነው። አላልቃለና የት እንደገቡ ራሱ የድሮ እንትኑ ጠፍቷል። በቃ ተዘብራርቋል የት እንዳሉ ራሱ አላውቅም። ለዝብርቅርቅ ብሏል አቀማመጣቸውና የለም ዞሮ እየተሰራበት ስለሆነ። ነጋዴ ወዴት ሄዶ እንደተቀመጠ በተለይ በተለይ አትክልት ነጋዴ። አላውቅም እዛ እና ያ ቶሎ ቢያልቅ አሪፍ ይመስለኛል። ሌላኛው ደግሞ ቤተክርስቲያን አካባቢ ነው። ገና ተሰርቶ ያለቀ ነው አዲስ ነው ሰፈሩ ሰው ብዙ አይሄድበትም። ለታክሲ ግን አይመችም። በእግሬ ነው ምሄደው። ከሁሉም የበለጠ ቅርብ እሱ ነበረ። ግን ለታክሳ አይመችም ግን ከቤተክርስቲያን መልስ አሪፍ ነው። በዛ ማግኘት እነሱም ፍሬሽ ነገር አይኖርም ምክንያቱም ብዙ ሰው ወደዛ ስለማይሄድ። ቶሎ ቶሎ ስለማይሸጡት የያዙትን መሰለኝ። ጥሩ አዳዲስ ነገሮች አላገኝም። እንደገና በጣም ቀዝቃዛ ነው። አንድ ባገኘው የሆነ እና ምፈልገው ነገር አንድ ቦታ ላይ ነው አማርጬ መግዛት ምናምን አልችልም። እና የተመቸኝ የነበረው ያ የደርሶ መልሱ ሰባ ብር ወጪ ያለው ነው። ግን በጣም ሩቅ ነው ይሄ ከወጪው በላይ በጣም ሩቅና ያደክማል። ታክሲ ስወጣ ስወርድ ረጅም መንገድ ይዤ ሌላ ፌርማታ ሲይዝ ስለሆነ። እሱ ያው በርግጥ ምርጥ ነው በጣም ርካሽ ካሉት ገቢያዎች በሙሉ ርካሹ ያ ነው። በጣም በርቀት ላይ ያለው ግን ታክሲ አንደኛ ውድ ነው ሁለተኛ ሩቅ ነው በጣም። በጣም ርካሹ ደግሞ። እዚህ ገብያ ማነው? በጣም ቅርቡ ደግሞ እዚህ በእግር መንገድ ስለሚሄድ በጣም ይደክመኛል እንጂ እሱ ምርጥነው። ፍሬሽ ነገር አዳዲስ ነገር ያለው ደግሞ ውድ ስለሆነ ነው። እንጂ ዋና ገበያው ለኔ ምርጥ እና የሚመቸኝ ቦታ ነው።

ሙቀት ብዙ ጊዜ ሙቀት በጣም ደስ ይለኛል ሞቃታማ ከፍ ያለ ሙቀት እስከ አርባ ምስጢር የሚደርስ ምክንያቱም በጣም ነው የምቀላውድ ሰውነቴን መቼኛል ስቲም ነው የሚሆንልኝ። እና በላ መልኩ በጣም ቀይ ነው ነጭ ነው የሚሆነው እና የሚመቸኝ በጣም ከፍተኛ ሙቀት ያለባቸው ነው ከአርባ እስከ አርባ ከአርባ ሁለት እስከ አርባ አምስት ያሉ እስከ አርባ አምስት ያሉ ዲግሪ ማለት ነው። ከዚህ በፊት እንደዚህ አይነት ከተማ ነበር የምኖረው በጣም ምርጥ ነው ተመችቶኝ ነበር የምኖረው ያው አዳር ውጭ ነው እንጂ ማድረው። ውጪ ከቤቶቼ ማለት ነው ከዛ ውጪ ቀኑ ምናምን ተመችቶኛል በጣም ነበር ያማረብኝ ከሀገሮች ወጥቶ ያከዛቸው። ሰው የሚያየው የሚያየኝ ማለት ነው በጣም ወዜ ቅላቴ በጣም ቀላው ነጩ ሆንኩኝ እንደ ዱባይ አረብ አንድ አሉት ማለት ነው። እና በጣም ከፍተኛ ሙቀት ምንድነው ይመቸኛል በጣም ይመቸኛል በተለይ ራሴን በጣም የምንከባከብና ብዙ የብዙ አይነት ነገሮች አሉ የአመጋገብም አለባበስም እንደገና ደግሞ የቆዳ እንዳለ እንትኖች የሚቀባቡ ነገሮችን ባስተካክል በጣም ነው የሚመቸኝ በጣም ሞቃታማ አካባቢ አካባቢ በጣም የሚጣለው በአንዴ ነጭ ነው የምሆነው እና እሱ አይመቸኝም በጣም ሞቃታማ የሆኑ አካባቢዎች ይመቸኛል የዋየረ እያጣሁ እንጂ አንዳንዴ ኦክስጅን ያንሰኛል ያጥረኛል ከዛ ወዲህ መብራት ሲጠፋ ትንሽ ከባድ ነው ዙሮ ይለመዳል ይሄ ሙቀት ነው እንትን ላብ ነው የሚወርደው እንደ ውሃ ሻወር እንደ ሻወር ነው የሚያደም እንትን የሚያጥበኝ። ላቤ ቢሆንም ግን ለሰውነቴ ወጣሁ ነው የተመቸኝ ለራሴ ጭራሽ ወረዳ እታች በጣም ገጠር አካባቢ መኖር አይመስልም ነበረ ሰዎች ሲያዩኝ በጣም እኔ አምሮብኝ ነበረ እንዳማረብኝ ነው የሚነግሩኝ በጣም እንደቀላው እንደተመቸኝ። ፀሀይ ምክንያት በጣም ከፍተኛ ስለሆነ ሙቀቱ ፀሀይ አይነካኝም ነበረ። ከ ከቤት ወይ ደግሞ ጥላ ሲሆን የፀሀይ ሲ እንትን ሲል ነበር የምወጣው እና ለኔ ተመችቶኝ የነበረኝ የቤቱ እስቲ እንደ ስቲም ነው በቃ። ደስ የሚል ሙቀት ነበር እና ያንን የሙቀት አይነት እወደዋለሁ ከዛ ውጪ ደግሞ አሁን ያለውበት አካባቢ ደግሞ መካከለኛ የሆነ ሙቀት አለው ከሠላሳ ዘጠኝ አካባቢ የሆነ እሱም ቢሆን አልጣለውም ደስ ይላል ይው አልፎ አልፎ ብርድ ይኖራል ለሊት ላይ ምናምን ቬንቲሌተር እና ኤሲ ምናምን አያስፈልጉም የንፋስ መጫ መስጫ ነገሮች አያስፈልጉም እዛ ያስፈልጋሉ እዚህ ግን አያስፈልጉም ቀለል ያለ ሙቀት ነው። ይኸው ላብ እና የመሳሰሉት ነገር ባይ የለም። ግን ቢሆንም ተመችቶኛል ላብና የመሳሰሉት ማለት ሰውነትን የሚያጠሩ ነገሮች በርግጥ የለም። ግን ደግሞ ነጭ ደግሞ አያደርግም። እንደ ቀዝቃዛ አካባቢዎች ነጭ አደርግምና ይሄንም ወድደዋለሁ እስከ ሰላሳ ዘጠኝ አካባቢ ሰላሳ ስምንት አካባቢ ነው እንትኑ ሙቀቱ እና ይሄም ቢሆን አልጠላሁትም አሪፍ ነው ከዛ በጣም ይበርዳል ግን ሌላ ብርድ አካባቢዎች በ ስላየሁኝ ይሄ መካከለኛ ነው። ባያቀላኝም ቢያንስ ግን ነጭ አያደርገኝምና ይሄንን መርጬዋለሁ ያ ምንድነው መብራት ሲጠፋ ኦክስጅን አጥሮኝ በዛው ጸጥ ምልበት ሰዓት ሁሉ ሊኖር ይችላል እና ጥሩ አይደለም ከህይወት አንፃር አስጊ ስለሆነ ማለት ነው በጣም ከፍተኛ ሙቀት ስለሆነ አየር ስለማይገባ ስለማይወጣ መብራት ቶሎ ቶሎ ስለሚጠፋ። ብዙ ሰው አደጋ ይደርስበታል በዚህ ምክንያት በሙቀት ምክንያት። እና ይሄ ምንድነው አደጋ ኣያመጣም በጣም መካከለኛ ነው ወደድኩት ምንም አይልም።

የቅጠር ሂደት ለኔ ጥሩ ነው ብዬ አላስብም። የቅጠር ሂደት ማለት ለኔ አገልጋይ መሆን በነፃ መስራት ማለት ነው። በተለይ ይሄ ጥሩ የመስራት ፈላጎት ባለበት ሰዓት። ለሰዎች በተወሰነች ብር መስራት ማለት ከዛ ለራስ ምንም አይነት ሞራል በራስ ለመስራት ወደ ራስ ምንድን ነው ገቢ አለመግባት በጣም ነው ከባድ የሚሆነው። ሞራላችን ዝቅ ይላል። ለእኔ ሞራሌ በጣም ነው ዝቅ የሚለው። በጣም ጉልበቴን ተነሳሽነቴን በሰዎች በቅጥር ስራ ስለጨረስኩት። ከዛ ለኔ ለራሴ ምንም አይነት ፍላጎት አይኖረኝም ማለት ነው። እና የቅጥር ሂደት እኔ ጥሩ ነው ብዬ አላስብም። ማንም ሰው የተማረውን ነገር ወደ ስራ መቀየር ነው አለበለዛ ደግሞ የራሱን በቃ የማይገናኝም ስራ ቢሆን የራሱን የሆነ ነገር በጣም ተራም ቢሆን መስራት ነው የሚሻለው። ምክንያቱም በጣም እንትን ይኖራል ተነሳሽነት መጀመሪያ አካባቢ ለተወሰኑ አመታት ለአምስትም ለአስርም አመታት ከመቀጠር ይልቅ የራስን መስራት መልካም ነው ብዬ ነው የማስበው። በጣም ተነሳሽነት ይኖራል ተስፋ ይኖራል ብዙ ነገሮች ሀይል ይኖራል ብዙ ጉልበት ይኖራል እና ስለ ቀድሞ ስላልተበዘበዘ ሰው ያልተበዘበዘውን ስራ ላይ ትንሽም ይሁን የስራው ሁኔታ። የሚቻለው እንደዛ ሲሆን ነው። ከዛ ውጪ ግን የሰው የቅጥር ህይወት የቅጥር ስራ። በቅጥር ሂደት ውስጥ አልፎ ሰው ከዛ በኋላ የራሱን ከፍተኛ ስራ ራሱ ቢጀምር ምንም አይነት ሞራል አይኖረውም። ምክንያቱም ጉልበቱን እውቀቱን ያለአግባብ በቅጥር ህይወት አሳልፏል። ብዙ ጊዜ በቅጥር ቀጣሪው አካል ተጠቃሚ ስለሚሆን ነው የበለጠ ስለሚያተርፍ ነው የሚቀጥረው እና። እውቀት ነው ብዙ ጊዜ እውቀትን ሞራልን ነው የሚገድሉት ቀጣሪዎቹ። ያን ያክል ደግሞ እዚህ ከሚሰራው ስራ አንፃር በቂ ደሞዝ የለም። ለጊዜው እንኳን መኖር የማያስችል ደሞዝ ነው የሚከፈለው። እና ከሚሰራው ስራ አንፃር እንደ እኔ ቅጥር ህይወት በጣም መጥፎ በጣም አሰቃቂ ህይወትን የሚያበላሽ ምንም ተራ ቢሆን የራስህን እንደመጀመር መልካም ነገር የለም። ቅጥር ህይወት ጥሩ ጥሩ ደሞዝ ራሱ ቢኖር በጣም መጥፎ ነው። እድገት የለው። ገቢ ከቀን ወደ ቀን አይጨምር። ቢፈጥርም ቢዘገይም ተመሳሳይ ገቢ ነው ያለው። ስንፍና ነው የሚያስተምረው ምክንያቱም የሆነ ማበረታቻ የለም ምን የለም እና። ቅጥር ህይወት ለእኔ ኑሮን ከእንትን ከሚያጨልሙ ወደኋላ ከሚያጓትቱ እንትኖች መካከል ምንም ያክል ከፍተኛ ክፍያ ይኑረው የቅጥር ህይወት ለእኔ መጥፎ ነው ብዬ ነው የማስበው። ከተራው እና ከትንሹ መጀመር የራስን የተሻለ ነው እና። ቅጥር ህይወት ሰዎች ባይቀጠሩ ለኔ መልካም ነው። የራሳቸውን ፈጠራ ፈጥረው ሊስትሮም ሊሆን ይችላል በጣም ተራ ስራ መስራት ከጊዜ ወደ ጊዜ ጠንክሮ በሰራ ቁጥር እድገት አለ። አቅሙንም ጊዜውንም ስራው ላይ ባዋለ ቁጥር እድገት አለ። ቅጥር ግን ምንድን ነው? ምንም ያክል ቢለፋ አንድ አይነት ደሞዝ ነው የሚደረገው። የኢትዮጵያ ደግሞ እንደዛ ነው በሰላሳ ቀን ነው የሚከፈለው። አጭበርባሪውም በጣም ጠንክሮ ለፍቶ የሚሰራው ተመሳሳይ ነው ደሞዛቸው ከወር ተመሳሳይ ነው የሚከፈለው እና። ምንድን ነው? ወይ አስመሳይ መሆን ወይ ሰነፍ መሆን አለብህ በቃ የሚያስጠላ ስብእና ነው የሚያስገነባ የቅጥር ህይወት። እና ጥሩ አይደለም። ማንነትን ያስረሳል ያስከዳል። ስንፍናን ያስተምራል። በጣም ብዙ ነገር ያስተምራል ማስመሰል አለቃ ሲመጣ መስራት እንደገና ደግሞ አለቃ ሳይኖር ሲቀር ደግሞ። ቁጭ ማለት ወይ ደግሞ አልባሌ ቦታዎች መቆየት መሄድ ምናምን ነው እና። ቅጥር ህይወት። እድገት የሌለው ወደኋላ የሚጎትት ኑሮ እየጨመረ ሲሄድ የቅጥር ደሞዝ እየቀነሰ ነው የሚሄደው። እና አስቀያሚ ነገር ነው ብዬ ነው የማስበው። እኩል እንኳን እንደኑሮ እኩል የማይንቀሳቀስ

የማውቀው ምሳሌ አነጋገር ምሳሌ አነጋገር የኢትዮጵያ ከሆነ አንድ አንድ ለመጥቀስ ለመዋቀር እና ነው ሃምሳ ሊሚ ለአንድ ሰው ሸክሙ ለሃምሳ ሰው ጌጡ ይባላልና ምንድነው የሆነ ችግር ሲፈጠር ለሀምሳ ሰው ግን በጣም ተራ ነገር ነው የማይከብድም በጣም ከባድ ነገር ተፈጥሮ ሃምሳ ሰው ግን ችግሩን ለመፍታት በጣም ቀላል ነው ለምሳሌ አሁን የሆነ ሰው ታሞ በጣም ከፍተኛ ገንዘብ ቢጠየቅ ይጠየቅ አንድ ሰው ማምጣት በጣም ከባድ ነው ግን ሃምሳ ሙሉ ቢያወጡ ግን ለነሱ ተራ ነው ማለት ከባድ ገንዘብ አያወጡም አንድ አንድ ላይ ለማምጣት እና ለሃምሳ ለሃምሳ ሰው ጌጡ ማለት በጣም ተራ ነገር ስለሆነ ነው ለአንድ ሰው ሸኩም ማለት እንግዲህ አንድ ችግር ሲፈጠር ለአንድ አንድ ሰው ብቻውን የሚወጣ ከሆነ በጣም ከባድ ነው የሚሆንበት እና ብዙ ጊዜ ይሄ እርዳታ አለኝ እኛ ኢትዮጵያውያን የምንጠቀምበት እርዳታ ላይ ነው የእርዳታ ድርጅቶች ላይ የለም በጎ አድራጎት ላይ ብዙ ጊዜ ወደ ውጭ ሪፈር የሚጻፍላቸው መታከም አለባቸው የሚባሉ ሰዎች እንደ ሀገር ይለመንላቸዋል በመኪና በብዙ ነገሮች እየተዞረ ይለመንላችኋል ገንዘብ ያ ምንድነው ለአንድ ሰው አስር ብር ሃያ ብር ማውጣት በጣም ተራ ነው ምንም በቃ ደስ እያለው ነው የሚሰጠው ግን ብቻውን ግን ሁለት ሚሊየን ሶስት ሚሊየን ብር ማምጣት ከየት የማይችልም እና ኢትዮጵያዊ ምንድነው በዚህ ተረት የተነ ምሳሌ አምሳያ ማለት ነው በዚህ ተረት አምሳ ሃምሳ ሎሚ ለአንድ ሰው ሸክሙ ለሀምሳ ሰው ደግሞ ጌጡ ነው። ምክንያቱም አንዱ ለሀምሳ ሰው አንድ አንድ ፈሬ ሲይዝ አይከብደውም እና ሀምሳውን ሙሉ ግን አንድ ሰው ብቻ ቢይዘው ግን በጣም ከባድ ነው እና መተጋገዝን ለመናገር ኢትዮጵያዊነትን ለመነጋገር መተባበርም እርስ በእርስ መደጋገፍን ለመናገር የሚፈልግ ተረት ማነው ምሳሌው ያነጋገር ስለሆነ ይሄን ምሳሌ አነጋገር በጣም ነው የምወደው ኢትዮጵያዊነትን ነው በዛ ላይ ደግሞ በጣም ነው የምንጠቀምበት። ሰው ሲታገት ሰው ሲታመም ሰው ሲወልድ ሰው የሆነ ቤተሰቡ ሲሞትበት ምንድነው መዋጩ ይሄ እንደዚህ ትንንሽ ብር አስር ብር ሃያ ብር ሰው የቻለውን ያክል ያዋጣ ያሳክማል እና የማንም ኪስ ሳይጎዳ በተራ በተራ ብር ግን የአንድ ሰው ህይወት ይተርፋል። ያጽናናሉ ብዙ ነገር ያደርጋል ብቻ ያን ሰው ህይወት ያስተካክላል እና ይሄን ምሳሌ አነጋገር እወደዋለሁ ሃምሳ ሃምሳ ሎሚ ለአንድ ሰው ሸክሙን ሃምሳ ሰው ጌጦም የለውም ማለት ነው። ሁለተኛ ደግሞ ድር ቢያብር አንበሳ ያሰር የሚለውን እንትን በጣም ነው ደስ ይለኛል የሚለው ይሄ ምንድነው ተመሳሳይ ነው ትርጓሜው ያው እንግዲህ ሸረሪት በጣም ትንሽ እንስሳት ነው። ግን በጣም ብዙ ብዙ ሻረሪቶች አንድ ላይ ድር ቢያድሩ ድር ቢሰሩ አንበሳ ልጥል የሚችል መረብ መስራትም ይችላሉ ማለት ነው። ይህም ተመሳሳይ ነው ትርጓሜው። የአንድ ችግር ቢፈጠጥ በጣም ትልቅ የሚፈታ የማይመስል ከአቅም በል የሆነ ችግር ቢፈጠር ግን በጣም ብዙ ሰዎች ተሰብስበው መፍትሄ ከፈለጉለት እርስ በእርስ መፍትሄ ከተፈለገለት ለዛ ችግር መፍትሄ ይገኝለታል ማለት ነው ትብብር ካለ እርስ በእርስ ማለት ነው እና ይሄ ሁለቱን የኢትዮጵያዊነትን ነው የሚገልጸው መተባበር መተጋገዝ መረዳዳትን ደስ የሚለው እዚህ እንደዛ አለ እና በዛ ምክንያት እነዚህ ሁለት ምሳሌ አነጋገር የሚበቁ ይመስለኛል

ብዙ ጊዜ የምሳ እረፍቴ ከአንድ ሰዓት እስከ ሁለት ሰዓት ባለው ነው። እንደየቀኑ የተለየ እሳት ነው ያለው የመጀመሪያው ስራ ካልበዛና በጣም ሰው ከስተመር ደንበኛ ካልበዛብን እስከ ሁለት ሰዓት እረፍት ይኖረኛል። ቤቴ ሄጄ ሰርቼ በልቼ የምመለስበት ጊዜ ይኖረኛል። ያው ሰዎቹን ስለምረዳቸው ነው እንጂ ሁለት ሰዓት ነው። እረፍቱ የምሳ ሰዓት እረፍቴ ሁለት ሰዓት ነው። ግን አንዳንድ ጊዜ በጣም ሰው የሚያዛበት ሰዓት አለ። ለምሳሌ አርብ፤ ሰኞ፤ ዕረቡእነዚህ ሶስቱ ቀናቶች በጣም በጣም ስራ አለ። ማከፋፈያ ስለሆነ ቤቱ ከገበያ ከአንድ ቀን በፊት ነጋዴ ይመጣል በጣም ብዙ ነጋዴ ይመጣልና አንዳንድ ጊዜ እንደውም ምሳ አልበላም። ቁርስ እንደበላው በዛው እራት መበላበትም ጊዜ አለ። ምክንያቱም በጣም ብዙ ሰው ይኖራል። ለማስተናገድ ራሱ በጣም ከባድ የሚሆን እኔ አንድ ሆኜ በጣም ብዙ ከስተመሮች እንትኖችን ደንበኞችን በአንድ ጊዜ የማስተናግደው። እና ለረጅም ሰዓት የሸጥኩኝ ቆሜ የሸጥኩኝም እንደገና የተቆጣጠርኩኝ ብዙ ነገር ያደረኩኝ የቆጠርኩ በቆጠራ የሚረከቡ እቃዎች አሉ። እና እነዛ እነዛን እያደረኩኝ የረጅም ሰዓት ቆሜ እቆያለሁ ምክንያቱም ሰው ምንም እንትን በጣም ብዙ ነው ሱቁ በሙሉ ቤቱ በሙሉ ይሞላል በብዙ ሰዎች ማለት ነው። ነጋዴ ስለሆኑ በተለይ በዓላት ምናምን ሲደርሱ የበዓላት እቃዎች እኛ ጋር በጣም ብዙ የሚሸጡ እቃዎች አሉ። እነሱን እንትን እያሉ ለመግዛት እና በየሀገሩ ለመዞር እና ከመጀመሪያ መጥተው ተረክበው ነው በብዛት ማለት ነው። እና ጭራሽ ምሳም አልበላበትም ጊዜ አለ ጭራሽ አልበላም። ወይ ሊዘጉ አካባቢ ነጋዴውም ወደየ ሀገሩ ሲመለስ ማለት ነው ወደየሱቁ ሲመለስ አብዛኛው ሰው የማይኖርበት አሁን ከአሥራ አንድ ሰዓት በኋላ አይኖሩም ይሄዳሉ። ስለሚመሽባቸው አዳር ማደር አይችሉም። ምናምን እና ብዙ ይቀንሳል በቃ መጠኑ ይቀንሳል የሰው መጠን። ስለዚህ አስራ አንድ ሰዓት ስወጣ ስል እዘው ልበላ እችላለሁ። አንዳንድ ጊዜ በቁም ይዘውም ንጉስ እችላለሁ አንድ ሁለት ጉድራሽ የለም። በጣም ጾም ሲሆን ለምሳሌ አሁን ጾም ሆኖ ግን ከሰአትም በጣም ብዙ ሰው ሲኖር አንድ ሁለት ጎራሽ ብቻ ጎርሼ የምነሳበትም ጊዜ አለና እኔ ምሳ ሰዓት እረፍቴ ቋሚ አይደለም። ያንን ስለምረዳቸው እነሱ ደግሞ ልክ አሁን ቅዳሜ ቀን ምንም አይነት ስራ አይኖርም። እሁድም በተመሳሳይ ምንም አይነት ስራ አይኖርም። ምንድነው? ነጋዴ ሳይሆን ኖርማን ሰው ነው የሚመጣ ደንበኛ ገዢ ነው የሚመጣና ችርቻሩ ዋጋ ስለሆነ ሰው ነጋዴ በየራሱን የምሸጥበት ሰዓት ከእኛ ወሰደው የሚወስድ የሸጥበት ሰዓት ስለሆነ። ቅዳሜ ሆድና ማክሰኞ ሰው አይበዛም ብዙ ጊዜ ሀሙስ ሰው አይበዛብንም። የዛን ሰዓት እኔ ለሁለት ሰዓት ያክል ለምሳሌ ላርፍ እችላለሁ ምክንያቱም በዚህኛው ሰዓት ምንም ስለማልጠቀመው ሰአቴን በዚህኛው ደግሞ እነሱ ይፈቅዱልኛል። ቤት ሄጄ ምግብ በልቼ እንድመጣ ምናምን እና ይው አንድ ሰዓትም ይሆናል ሁለት ሰዓትም ይሆናል። አንዳንድ ጊዜ ምንም እረፍት የማይሆንበትም ጊዜ የማይኖርበትም ጊዜ አለ። ዙሮ ምሳ ሰዓት የቋሚ ሰዓት የለውም። እንደየገቢው ነው። አንዳንድ ጊዜ አንድ ሰዓት ይሆናል አንዳንድ ጊዜ አምስት ደቂቃ የማይሞላም ይሆናል አንዳንድ ጊዜ ደግሞ ጭራሽ ባዶም ምንም ላይኖር ይችላል እና። ቋሚ ጊዜ የለኝም ግን ስራ በለለ በትንሹ አንድ ሰዓት አርፋለሁ። ለአንድ ሰዓት ያክል ምግብ ምሳ በልቼ ሻይ ጠጥቼ እገባለሁ። ከዛ ውጪ ደግሞ ምንም አይነት ሰዓት እረፍት አይኖረኝም ከሁለት አንዱ ነው የሚሆነው ማለት ነው። እና የተለያየ ነው በየጊዜው ማከፋፈያ ስለሆነ ምሳ ሰዓት ደግሞ በጣም ብዙ ሰው ነው የሚኖረው። እና እነሱን ጥየ መውጣት እና የራሴን ምሳም መብላት አልችልም ምክንያቱም እነሱ ራሳቸው በጣም እንደ ቤተሰብ ስለሆኑ አለቆቼ ምርጥ ሰዎች ስለሆኑ

አዎ መስመር ላይ ሙዚቃ አዳምጣለሁ አሁን ራሱ አጋጣሚ እያዳመጥኩ ነው እና መስመር ላይ ደስ የሚለው ነገር እንደ ያለሁበት የስሜት ሁኔታ ነው። አንዳንድ ጊዜ በጣም አዝናለሁ አንዳንድ ጊዜ በጣም ደስ እሰኛለሁ አንዳንድ ጊዜ ደግሞ የበዓላት ድባብ ይኖራል። አንዳንድ ጊዜ ደግሞ የፍቅር ሙዚቃዎችን የትዝታ ሙዚቃዎች የተለያየ ነው በየጊዜው በሚሰማኝ እንተን እና። የተሰማኝን ወዲያውኑ መስመር ላይ ስለማገኘው የምፈልገውን ያሰብኩትን ለምሳሌ። አሁን የትዝታ ሙዚቃ አንድ ካደረኩኝ መስመር ላይ ደስ የሚለው በጣም ብዙ አይነት የድሮ ያሁንም ይሁኑ የድሮ የትዝታ ሙዚቃዎችን በሙሉ ያመጣልኛል። እና በዛው ስሜት ውስጥ ሆኜ ምንም ሳልረበሽ። ከዛ የምፈልገውን ያክል ጊዜ የምፈልገውን አይነት ሙዚቃ ማዳመጥ እችላለሁ መስመር ላይ እና እሱ ደስ ይለኛል። እና ደግሞ ደስ የሚለው ምንድነው? መስመር ላይ ሙዚቃ መስማት እንትኑ ነው ዝም ብሎ ዝብርቅርቅ ያለ ሙዚቃ አያመጣም። የበአል ካደረኩ የበአል ይመጣል። የፍቅር ካደረኩ በተመሳሳይ የድሮ ሙዚቃዎችን ካደረኩም እንደዛው የአሁን ሙዚቃዎችንም ካደረኩኝ በራሱን ችሎ ይመጣል እና። በጣም የተረሱ ምን ይመጡልኛል። አዳዲስ ነገሮችም የመጡልኛል በአዲስ መልክ በአዲስ የተሰሩ ነገሮችም የመጡልኛል። መስመር ላይ መስማትም ሙዚቃ መስማት የምወደው እንደዛ ነው። በጣም ደስ ያላል ያለሁበትን ነገር በደስ እያለኝ ነው የማዳምጠው። ይሄ በፋይን የተጫነ በስልክ ከተጫነ ሙዚቃ ይልቅ መስመር ነው ያለ ነገር። ደስ ይለኛል እኔ ምርጫዬ ነው ብዙ ጊዜ አዳምጣለሁ። አሁን ራሱ እያዳመጥኩ ነው። የፍቅር አዲስ ጥበቡን ሙዚቃ እያዳመጥኩ ነው እና እንደ የምፈልገውን በምፈልገው ሰዓት ስለማዳምጥ። የመስመር ላይ ሙዚቃ እሰማለሁ ብዙ ጊዜ።